ቤትህን ምን ያህል ጊዜ ታጸዳለህ ለሚለው ጥያቄ? ቤቴን የማጸደው እንግዲህ በየቀኑ ማለት ይቻላል። ቤት ሲቆሽሽ በጣም ያስጠላል። ከማስጠላቱም አልፎ ለጤና ጠንቅ ነው ለጤና ይጎዳል። በዚህ የተነሳ ቤቴን በየቀኑ ብቻ ሳይሆን በየሰአቱ በቀን ለሶስት ለሶስት ጊዜ ቤቴን አጸዳለሁ። ልብስ እንዳይቆሽሽብህ ይጠቅማል። ከዛም አልፎ ለጤና ምግብ እንዳይበከል ያደርጋል። ሁለተኛ የጸዳ ቤት ውስጥ ስትኖር ስትገባ የሚሰማ ስሜት ከፍ ያለ ነው። ከዛ ከዛ አንፃር ቤቴን የማጸዳው በየሰአቱ ነው ማለት ይቻላል። ቢያንስ በቀን ሁለት ጊዜ ቤት አጸዳለሁ። ከዛም አንፃር የምኖረው ወደ ቤቴ ከውጪ ስገባ ወይም ከስራ ቦታ ወደ ቤቴ በምገባበት ጊዜ የሚቀበለኝ ጽዱ የሆነው ቤት ለኔ ትልቅ እንትን አለው ደስታ ይሰጠኛልና። ከዛ አንፃር ቤቴን በየሰአቱ እና በየጊዜው ነው የማጽደው። ሰዎችንም እንደዚህ ጓደኞቼን ቤታቸው ሲሄድ ከማየው አንፃር ቤታቸው ቆሽሹ ስመለከት እና ወደ እኔ ቤት አምጥቼ የኔን ቤት ሳሳያቸው እና እንዴት እንደማጸደው። ሲመለከቱ እነሱም ያለውን ልዩነት የሚሰጠውን ደስታ ሲመለከቱ ቤት ማጽዳት ትልቅ ጥቅም እንዳለውና ለአእምሮም እረፍት እንዲሁም የተለየ ሰላምን እንደሚሰጥ ስለተረዱ። እነሱም ከእኔ በመማር ቤታቸውን ከኔ ተሞክሮ በማየት በየቀኑ ቤታቸውን ያጸዳሉ። እና ቤትን ማጽዳት ትልቅ ጥቅም አለውም። ቤቴን በየ ሶስት በቀን ሁለት ጊዜ ቤቴን አጸዳለሁ። እና ከዛም በተለየ ይሄን ያህል ለቤቴ ጽዳት እንትር በማለቴ የተነሳ የሌላ የቢሮ የምሰራበትን ቤት እንኳን ሳይቀር የማጽዳት ልማዱ አለኝ። በቃ ደስ ይለኛል ስሰራው እንደዚህ አይነት ነገር የጽዳትን ነገር ሳረግ በጣም ነው ደስ የሚለኝ። እና ከዛ ከዛ አንፃር ቤቴን በቀን ሁለት ጊዜ በጣም አልፎ እንደዚህ በጣም የተጋነነ ከሆነ የምሰራው ስራ ከበዛ የቢሮ ስራ ምናምን እንኳን ከበዛ የቢሮ ሰራተኛችንን በማስላክ ወደ ቤቴ እንድትሄድና ቤት ያለውን ነገር እንድታጸዳዳ አደርጋታለሁ። በቃ ጽዱ የሆነ ነገር ከበፊቱም በጣም ነው የምወደውና ከዛ አንፃር ቤቴ ለሰአትም ለሰከንድም ቆሽሾ ማየት አልፈልግም። ከዛ አንፃር ቤቴን እኔ እንኳን ማጽዳት ባልችል ሌላ ሰው ልኬ ቤቱን እንዲያፀዳ የማደርግበት ሁኔታ ነው ያለው። እና ከዛ ከዛ አንፃር ቤት ማጽዳት ጥቅም አለው እያልኩ ሰዎችን ጓደኞቼን እመክራለሁ። እና በዛም ከዛም አንፃር ብዙ ብዙ ነገሮችን ከማህበረሰቡ አግኝቻለሁ ተረድቻለሁ ማህበረሰቡ ከእኔ ብዙ ነገር ተምሯል። እንደዚህ ቤት ማጽዳት ምን አይነት ጥቅም እንዳለው? እቤቴ መጥተው ብዙ ሰዎች ሲመለከቱ ያለውን ደስታ ወደ ቤቶቹ ሲገቡ እና ሌላ ሰው ሲገባ እንኳን ቤትህ አታፍርም ትደሰታለህ ደስ ይልሃል። ብዙም ትኮራለህ የጸዳ ቤት ስላለህ ስለያዝክ የቆሸሸ ቤት ስለሌለህ። ከዛ አንፃር በጣም ነው ደስ የሚለኝ። እና ቤት ማጽዳት በጣም አሪፍ ነው እያልኩ እመክራለው። በቃ በሳምንት የማይችል ሰው በጣም የከበደው ስራ በጣም የሚበዛበት ሰው አቅመ ደካማ ሰው ካለ በሳምንት ቢያንስ ሶስቴ ማጽዳት አራቴ ማጽዳት አለበት። በሳምንት እሱም በጣም ሲጋነን ነው እንጂ ቤት ቢያንስ በቃ አልተቻለም ከተባለ በቀን አንድ ጊዜ ማጽዳት አለበት ብዬ እመክራለሁ

ዛሬ የመጀመሪያ ምግብህ ምን ነበር ለሚለው ጥያቄ? ዛሬ መጀመሪያ የተመገብኩት ምግብ ስጋ ወጥ ነው። ስጋ ወጥ በጣም ነው የምወደው እና አዘውትሬ የምመገበው ምግብ ባይሆንም። ከኑሮ አንፃር እንደ ሀገራችን ከድህነታችን አንፃር የስጋ አመጋገብ ያው የተደጋገመ ሁልጊዜ ባይሆንም ስጋ የምበለው ግን ዛሬ የተመገብኩት የስጋ ምግብ ስጋ ነው። ስጋ ወጥ ነው እና ይሄን ይመስላል። የራሴ ነበርኩኝ የሰራሁት እና አሰራሬ ያው የምግብ መስራት ስለምችል ስለምችል ብቻ ሳይሆን ስለምወድም። እና ከዛ ከዛ አንፃር ዛሬ ለመጀመሪያ ጊዜ ያው ጠዋትም እንደመሆኑ መጠን ቁርስ ነው የበላሁት ስጋ ወጥ ነው ራሴ ነኝ የሰራሁት። ከቤተሰብ ጋር ቢሆንም የምኖረው ግን የራሴ ሰርቼ ራሴ ነኝ እንትን ያልኩት የበላሁት እና በጣም የሚጣፍጥ ምግብ ነበረ። ስጋ ወጥ በቀይ ሲሰራ በበርበሬ በጣም ነው የምወደው እና ድንች ተጨምሮበት አንድ ላይ ሆኖ ይሰራ እንዲሁም ደግሞ አልጫወት ሆኖ ካሮት ገብቶበት የጎመን በስጋ እንደዚህ እንደዚህ አይነት ምግቦች አሰራሮች በጣም ነው የምወደው። ደስ ይሉኛል ይሄን ለማለት እፈልጋለሁ ስገወጥ በጣም የምወዳቸው ምግቦች ውስጥ ነው የው ሁል ጊዜ ማግኘት ባልችልም ከኑሮ አንፃር ስጋ ወጥ ግን በጣም የምወደው እና ሊዘወተር የምገባው ምግብ ነው። እንደ ሃይማኖታችንም አንፃር ጾም ምናምን ቢበዛም ከዛ ከዛ አንፃር ስገወጥ በጣም አሪፍ ነው። በጣም የምወደው ምግብ ነው። ስገወጥ እና ከዛ ከዛ አንፃር ስጋውጥን ዛሬ በልቻለሁ ማለት እችላለሁ። ራሴ በሰራሁት የምግብ ሙያ በጣም ነው የምኮረው ሁልጊዜም ራሴ ነኝ የምሰራው ምግብ ስሰራ ሌላ ሰው ማስቸገር አልፈልግም። ከዛ አንፃር ሌሎች ጓደኞቼንም ራሳቸው እየሰሩ እንዲበሉ እመክራለሁ ሁልጊዜ እነሱም ይህንን የኔን ተሞክሮ በመመልከት እነሱ ራሳቸው አብስለው ራሳቸው ሲበሉ ተመልክቻለሁ ከእኔ እና እነሱ ከእኔ ብዙ እንደተማሩ ነግረውኛል። ከዛ ከዛ አንፃር ምግብ መስራት ራስን መቻል ሌላ ሰው አለማስቸገር ምግብህ ሰርቶ በራስ መብላት ማብሰል መቻል ትልቅ ነገር ነው። እና ጠዋት በብዛት የምመክረው ምግብ ፍርፍር ነው። ግን ለዛሬ እንደ አጋጣሚ ሆኖ የበላሁት ያው ስጋ ነበረ። በአለም እንደመሆኑ መጠን የገና በዓል የገና በዓል ከተከበረ ዛሬ ወደ አምስተኛ ቀን አካባቢ ነው። ከዛ አንፃር ያው እቤታችንም ስጋ አይጠፋም። ከዛ አንፃር የበላሁት ስጋ ሰርቼ ስጋውጥ።

የእቃ ቁጥጥር ታደርጋለህ ለሚለው ጥያቄ የእቃ ቁጥጥር አደርጋለሁ በስራ ቦታም በቤትም እቃዎች ብዙ ቁጥጥር ካልተደረገባቸው ይጠፋሉና ከዛ ከዛ አንፃር የእቃ ቁጥጥር በደንብ ነው ማደርገው። በቢሮ በሰራተኞቼ የቃ ቁጥጥር ይደረጋል እሱንም የእቃ ተቆጣጣሪ የተመደበ አንድ የተቀጠረ ሰው አለ ለዛ ብቻ ተብሎ ያን ሁሉ እቃዎች መቆጣጠር የሚችል ማለት ነው። ሀላፊነቱን የሚወስድ ሰው ማለት ነው። ከዛ በተረፈ በቤት ውስጥ ደግሞ ከእኔ ውጪ ቤተሰቦቼ የእቃ ቁጥጥር ያደርጋሉ። ያው በቤት ውስጥ ሌባም አለ። በቢሮም እንደዚሁ ሌባ ይገባል በሁለቱም ጋር ሌባ ሊያጠቃህ ይችላልና። የእቃ ቁጥጥር መደረግ አለበት ሊሰበር ሊጠፋ ይችላል። ብዙ ነገር ሊደረግ ስለሚችል የእቃ ቁጥጥር መደረግ ስላለበት የእቃ ቁጥጥር እንዲደረግ የሰው ሀይል መድቤ ነው። የምንቀሳቀሰው እና ከዛ ከዛ አንፃር የእቃ ቁጥጥር በደንብ ነው የምደረገው። እንደውም የሆነ ጊዜ ላይ በስራ ቦታ ካጋጠመኝ አንፃር የእቃ ቁጥጥር መደረግ ያለበት በየ ቀኑ ነውና። የሆነ ቀን ላይ ስራ በጣም በዝቶ ከዛ ከዛ አንፃር የዛን ቀን የእቃ ቁጥጥር አልተደረገም ነበርና ሁሉም ወደየቤቱ ገብቶ ነበር። ከዛ በማግስቱ የእቃ ቁጥጥር የትናንትናውን የዛሬውን በሚደረግበት ሰዓት የሆኑ የተወሰኑ እቃዎች ጎለው ነበርና ከዛ ከዛ አንፃር ወዴት እንደጎደሉ እንኳን ለማወቅ ሲጣራ ያ ቀን ቁጥጥር ሳይደረግ በማለፉ ያ እቃ እንዳይገኝ እና ላይገኝ ችሏል። ከዛ ከዛ አንፃር የእቃ ቁጥጥር ባለመደረጉ የዛችን ቀን ዋጋ ኣስከፍሎናል። ከዛን ቀን ጀምሮ ምንም አይነት ነገር ቢፈጠር የእቃ ቁጥጥር ሳይደረግ ስራም ሆነ የሆነ ነገር እንዲፈጸም ኣይደረግም። በመቀጠልም ቤት ውስጥ እቃ ቁጥጥር የሆነ ጊዜ ላይ እንደዚሁ ኣናደርግም ነበረና። የሆነ ሰዓት ላይ ቆይተን ለበዓላት ምናምን እቃዎች ሲፈለጉ እቃዎች ያሉበት ቦታ የለም ነበር። ሆኖም በሌላ ጊዜ እቃዎቹ ወዴት እንዲሄዱ ስናጣራ እቃውን ሌባ እንደወሰደውና ወደ ሌላ ቦታ ወደ ሌላ ቤት እንደሄዱ ወደ ጎረቤት እንደሄዱ እና እዛም ሄደው እንደቀሩ ታወቀ። የሆነበት ምክንያት የእቃ ቁጥጥር ባለመሆኑ። በመረዳት ከዛን ቀን ጀምሮ በስራ ቦታ ካጋጠመንም በቤት ውስጥ ደግሞ ድጋሜ ይሄ ነገር በመፈጠሩ የእቃ ቁጥጥር ማድረግ አስፈላጊነቱን በጣም በመረዳት። ከዛ ከዛ አንፃር ለኔ ብቻ ሳይሆን ለየትኛውም ሰው ይህን ምክር በመንገር እኔ ያጋጠመኝ ችግር እነሱ እንዳያጋጥማቸው የእቃ ቁጥጥር እንዲያደርጉ እና ትምህርት እንዲወስዱ ከእኔ ትምህርት እንዲወስዱ አድርጌያለሁ። እኔም በዛ በትንሿ ነገር በመማሬ ለትልቁ እንድጠነቀቅ አድርጎኛል አግዞኛል። እና የእቃ ቁጥጥር ለየትኛውም ጊዜ በየትኛውም ቦታ የትኛውም አካባቢ እቃ ቁጥጥር ሊደረግ ይገባል ብዬ እመክራለሁ። ኣመሰግናለሁ።

የድርጅት ዝግጅቶችን ትሳተፋለህ ለሚለው ጥያቄ? መልስ ሚሆነው ያው የቢሮ ላይ እሰራለሁ እንዳልኩት እና የድርጅት ዝግጅቶች ይካሄዳሉ በብዛት ከዛም አንፃር እኔ መሳተፍ ብቻ ሳይሆን እንደ ግዴታም ነው ባለሁበት አካባቢ የድርጅት ዝግጅቶችን መሳተፍ እናም የድርጅት ዝግጅቶችን እሳተፋለሁ መልሴ ይሄ ነው የሚሆነው። መሳተፌም ብዙ የሚሰጠኝ ለኔ ጥቅም አለ። ከ ከድርጅቶች ጋር ከተለያዩ ድርጅቶች ጋር የምትገናኝበት የምትካፈለው ልምድ ይኖራል። ከዛ አንፃር የድርጅት ዝግጅቶችን እንዲያልፉኝም አልፈልግም በጣም ነው አጥብቄ የምጠብቃቸው እነዚህን አይነት ዝግጅቶች እንዲያመልጡኝ አልፈልግም። ከዛ ከዛ አንፃር የዝግጅት ዝግጅቶች ላይ በደንብ ነው የምሳተፈው። እኔ ብቻ ሳልሆን የስራ ባልደረቦቼ ራሱ እንዲሳተፉ በደንብ ነው ምመክራቸው። የተዘጋጀው ዝግጅት ለትልልቅ የስራ መስክ ላይ ላሉ ሰዎች እንኳን ቢሆን ከእኔ ዝቅ ብለው ለሚሰሩ ሰዎች እንኳን ያለው ጠቀሜታ ትልቅ መሆኑን በመረዳት የድርጅት የዝግጅቱን አዘጋጆች በማነጋገር ከእኔ ባልደረቦች ሌሎች ሰዎች እንኳን ገብተው ልምዱን እንዲቀስሙ እና ትብብር እንዲያደርጉላቸው ሁሉ አደርጋለሁ። እጠቅማለሁ ብዬ አስባለሁ ለዛም ብዙ ነገሮችን አግኝቼበታለሁ ለስራዬም ለድርጅቴም ትልቅ ነገር እንዲጠቅመኝ እንዲያግዘኝ አድርጎኛል። በስራዬም ቦታ ትልቅ የስራ እድገት በስራዬ የተሳካ እንዲሁም የተለያዩ ልምዶችን ከተለያዩ ሀገራት ከመጡ ሰዎች ከተለያየ ቦታ ከመጡ ከተለያየ አመለካከት ካላቸው ሰዎች ጋር ተገናኝቼ ሳወራ የሚሰጠኝ ትልቅ ጥቅም አለ። ለስራዬም ይሁን ለስነልቦናዬም ለኔም የተለያየ የአስተዳደራዊ መዋቅር ለመዘርጋት በጣም ትልቅ ትልቅ ነገር ረድቶኛል። እና የድርጅት ዝግጅቶች በእኛ ድርጅት ብቻ ሳይሆን በሌሎች ድርጅቶች እንኳን ሲካሄድ የመሳተፍ ፍላጎት አለኝ። እና በዚህ በቴሌቪዥን ጣቢያዎች እንኳን የሚካሄዱ የዝግጅቶችን የመንግስታዊ ዝግጅቶችን የስራዝግጅቶች ስመለከት በጣም ትኩረቴን ይስበዋል። እንዲሁም ፊልም ላይ እንደዚህ አይነት የቢሮ ዝግጅቶች ያሉበት አይነት ፊልም እንኳን ስመለከት የተለየ ደስታ ነው ሚሰማኝና ሰዎች ምን አይነት አመለካከትና አስተሳሰብ እንደሚያራምዱ ስመለከት ያንን ነገር ሳይ እና ከመውራት በላይ ማዳመጥ የሚገዝፍበት ሰዓት በመሆኑ በብዛት የተለያዩ የሰዎችን አመለካከት ነፃ በመሆ በሆነ ገበያ ነፃ በሆነ ሀሳብ ተመስርተው ይሄን ነገር ሲመለከቱ ይሄን ነገር ሲያወሩ ያለውን ድባብ ስመለከት በጣም ኩራት ይሰማኛል። እና የድርጅት ዝግጅቶችን አጥብቄ አጥብቄ ነው የምፈልጋቸውም በጣም ብዙ ጊዜ በአጠቃላይ ወደ ሃያ ጊዜ የድርጅት ዝግጅቶችን በሶስት አመት ውስጥ አካሂጃለሁ ማለት እችላለሁ። ይህንን ይመስላል የድርጅት ዝግጅቶችን እሳተፋለሁ በጥሩ ሁኔታ

የስራ ቦታ ደህንነት እንዴት ነው? ለሚለው ጥያቄ መልስ የሚሆነው ስራ ቦታ ደህንነቴ ያው የምሰራበት ቦታ ከተማ ላይ ነው። አስፋርት ዳር የመንግስት ሴኩሪቲ የደህንነት ሰዎች አሉበት አካባቢ በመሆኑ። እንዲሁም ከዛ አንፃር እና ምንም አይነት ነገር አይደርስበትም ምንም ነገር የሚከሰትበት ቦታ አይደለም። የስራ ቦታዬ ያለሁበት ቦታ ያው ብዙ ጥበቆች አሉበት። በአስፋልት ላይ ሲባል ያው አስፋልት አካባቢ ሁሉም ቦታ ደህንነቱ የተጠበቀ ነው ማለት ባይቻልም። ግን ያለሁበት ቦታ ፖሊስ ጣቢያዎች የደህንነት የወታደራዊ ትሮች ያሉበት አካባቢ ከመሆኑ አንፃር። የስራ ቦታ ደህንነቴ የተጠበቀ ነው

የምታውቀው አንድ ምሳሌ ንገረኝ ለሚለው ጥያቄ እንግዲህ በሀገራችን ብዙ አይነት ምሳሌዎች አሉ ከዛ ውስጥ ለመናገር የሞቀ አህያ ጅብ ባይፈራም ሲቀጥል ለመጨመር ያህል ብዙብዙ አሉ ከዛ ውስጥ አንዱ ቀን እስኪያልፍ የአባቴ ገበሬ ያግባ የሚሉ የተለያዩ ኢትዮጵያ በኢትዮጵያ ባህል የሚዘወተሩ ምሳሌዎች አሉ። ያው የሞተ አህያ እጅ ባይፈራም ከሚለው አንፃር እጅብና አህያ የሚያገናኛቸው ብዙ አይነት ነገሮች አሉ። ያው አይ እጅብ አህያን ያጠቃል ብዙ ጊዜ በተለምዱም ጅብ ብዙ ምሳሌዎችና ተረቶች አሏቸው ጅብና ህያ ጅብ አህያን በጣም ነው የሚያጠቃው በብዛት ነው አህያን የሚበላው ከዛም አንፃር አህያ የጅብን ድምጽ በሰማችኝ ቁጥጥር ትደነቅጣለችም ትደነብራለችም እና ከዛም አንፃር ያው የሞታ እህያ ጅብ አይፈራም የሚል ምሳሌ ተሰጥቶታል። ከዛ ከዛ አንፃር እና ብዙ ብዙ አይነቱ ምሳሌዎች አሉ። ስርገኛ መጣ በርበሬ ቀንጥሶ የሚል አለ ያው ሰርገኛ መጣ በርበሬ ቀንጥሶ የሚለው ምሳሌ ያው አናት በአናት በላይ ሆነ የሚለውን ያስረዳናል። የአባቴ ገብ ቀን እስኪያልፍ የአባቴ ገበሬ ያግባህ የሚለውም እንግዲህ ችግር እስከሚያልፍ ጊዜ ድረስ ማንኛውም ሰው የተገኘውንም ማንም ሰው ሳይመረጥ ትልቅ ነው ትንሽውን ሳይባል ያለውን ነገር ሰው ይጠጋል ከሚለው አንፃር ነው ብዙ ብዙ አሉ። ያው ጎጂ የሆኑም ያው ጠቃሚ የሆኑም ምሳሌዎች አሉ አብዛኛውም በኢትዮጵያ ዘንድ በኗኗራችንም የሰውን ለመምከርም ሆነ ሰውን ለመገሰጽም እንዲሁም የትልልቅ ድርጅቶችን የሚመሩም ሀገራትን የሚመሩ ብዙ ነገሮችን የሚያስተዳድሩ ትልልቅ ሰዎችም እነዚህም ምሳሌዎች ይጠቀማሉ። እነዚህ ምሳሌዎች በመጠቀም በአቅራቢያቸው ያሉትን ማህበረሰብንም ይሁን አካባቢያቸው ላይ የሚያገለግሉ ሰዎችን እነዚህን ምሳሌዎች በመጠቀም ይመክራሉም ይገስጻሉም እና እንደ አግቡም እንደ አሽሙርም የምትጠቀሙበትም አንዳንዶች አሉ እንደዚህ ሰውንም ለማፌዝ ሰውንም በጎን ነካ ለማድረግ የሚጠቀሙም አንዳንድ ሰዎች አይጣፉም። የነዚህ ምሳሌዎች በተለያዩ አባቶቻችን ዘንድ በትልልቅ ሽማግሌዎች እድሜያቸው ገፋ ባሉ ሰዎች የሚዘወተሩ የሚታወቁ የምሳሌዎች ናቸው። ከዛም አልፎ ወጣቱ እነዚህን ምሳሌዎች በብዛትም ባይባል በትንሹም እያወቃቸው የተረዳቸው ይገኛል። እና ከዛ ከዛ አንፃርም የሀገራችን መሪዎች እነዚህን ነገሮች ይጠቀሙባቸዋል ሀገራት ከሀገራትም በአንዳንድ በምሳሌዎች ይነጋገራሉ። ከዛ ከዛ አንፃር ምሳሌዎችን ብዙ ብዙ መጥቀስ ይቻላል። እኔ የጠቀስኩት አንድ ሁለቱን ነው። እና ከዛ ከዛ አንፃር እንግዲህ አንድ ለመጥቀስ ያህል ደሞ በተመጨረሻ አለባብሰው ቢያርሱ በአረ ቢመለሱ የሚል ነገር አለ። ይሄ ደግሞ በደንቡ ካልተሰራ የሆነ ነገር ድጋሚ ስራውን ልትሰሩ ያደርጋችኋል የሚለውን ነገር ያመለክታል ማለት ነው። አመሰግናለሁ

ልብሶችህ በስርዓት የተቀመጡ ናቸው? ለሚለው ጥያቄ አዎ ልብሶቼ በስርዓት የተቀመጡ ናቸው። ልብሶች በስርዓት ሲቀመጡ የተለየ እርካታና የተለየ የውስጥ ስሜት ይሰማኛል። ልብሶች በካይዘን ደረጃ ሲቀመጡ በጣም እወዳለሁ በቢሮዬ የምወደው እንዲሁም በቤቴ ተጠይቄ ነበረ። በማደርጋቸው ነገሮች ስርዓታቸውን በጠበቁ ሁኔታዎች አስተዳደራዊ ነገሮችን በጠበቁ ነገሮች ሲካሄዱ። ደስ ይለኛል የምመክረውም የምመራበትም አካሄድ እንደዚህ አይነት ነገር ነው። ከዛም አንፃር ልብስ በስርዓት ሲቀመጥ በጣም ነው ደስ የሚለኝ ከብዙ ከብዙ ጥቅም አንፃርም ስራ አለው ማለት ነው። እና ልብሶቼ በስርዓት የተቀመጡ ናቸው ግን ይህን መጀመሪያ የሆነበት እና ያደረኩበት ምክንያት ከአንድ አቤል ከሚባል ጓደኛዬ ባገኘሁት ተሞክሮ ነው። ወደ ቤቱ በሄድኩበት ጊዜ ና ባሳየኝ ልብሱን በሚቀይርበት ጊዜ ባየሁት የጊዜ አጠቃቀም ፍጥነት እና ልብሶቹን እንደደረደረባቸው መንገድ በምመለከትበት ጊዜ በሚያሳየኝ ጊዜ የተለየ ፍላጎትና መውደድ ያኔ ውስጤ ገባ። ከዛን ጊዜ በመነሳት ልብሶቼን በስርዓት ነው የማስቀምጠው። እና እሱ ባየሁት ጊዜ ልብሱን መጀመሪያ የራሱ የልብስ ማስቀመጫ ቁም ሳጥን በመግዛት ልብሶቹን በተለያዩ በመከፋፈል ማስቀመጫዎች በመከፋፈል ልብሶቹን በከለር በዲዛይን እና በአይነት በመከፋፈል በማስቀመጥ እና በሚፈልጋቸው ጊዜዎች ሁሉንም በአይነት በአይነቱ የትየቱ ጋር ማንሳት እንዳለበት በማወቁና ጊዜውን እንዴት መጠቀም እንዳለበት አሳይቶኛል። እና የታጠቡ ልብሶች ያልታጠቡ ልብሶች እንኳን የሚቀመጡበት ክፍል እንኳን አለው። ከዛ ከዛ አንፃር ልብሶች በስርዓት የተቀመጡ በመሆናቸው ያለው ደስታና ያለው ስሜት የውስጥ ስሜት ከፍተኛ ነበረ። እኔም ያንን በመመልከት በቤቴ የእሱን አይነት ስትራቴጂ የእሱን አይነት አካሄድ በመከተል በቤቴ የሱሪ የተለያዩ የየ አይነት አይነት ያላቸው ሱሪዎች ለየብቻቸው ሁሉም ሱሪዎች አንድ ላይ አይቀመጡም። የታጠቡ ያልታጠቡ ቲሸርቶች በየዲዛይናቸው የተለያዩ ዲዛይኖች በየራሳቸው ዲዛይን አይነቶች እንዲሁም የታጠቡ ያልታጠቡ ሸሚዞችም እንደዚሁ በየ ዲዛይናቸው የታጠቡ ያልታጠቡ እና የተለያዩ ከለራቸውን ሳይቀር በየከለራቸው ሁሉም በየራሱ አይነት ከለር እንዲቀመጥ በማድረግ እነዚህ እነዚህን ነገሮች በማድረግ። የልብስ የአቀማመጥ ስርዓት የአለባበስ ስርዓት ልብሶቼ በስርዓት የተቀመጡ እንዲሆኑ ጽዱ እንዲሆኑ በማድረግ። ልምድ በመውሰዴ እና አሁን ከዛ ከዛ አንፃር ጊዜዬንም በአግባቡ እንድጠቀም ልብሴንም በአግባቡ በቶሎ እንድቀይር ረድቶኛል። ይህን የልብስ አቀማመጥ አካሄድ እኔም ከአቤል በመነሳት ባደረኩት እና ለሌሎች ለኔ ጓደኞቼም ይሄን ነገር እንዲከተሉ በማድረግ የተሻለ ድርሼየን እየተወጣሁ እገኛለሁ። እና ልብሶችን በስርዓት ሰዎች እንዲያስቀምጡ እመክራለሁ ይህን ማለት እፈልጋለሁ። እና ልብሶች በስርዓት ቢቀመጡ ለሰው ልጅ ጊዜው በአግባቡ ይቆጠብለታል የውስጥ ሰላምም ደስታም ይሰጠዋል ማለት እፈልጋለሁ።

ፎቶ ማንሳት ትወዳለህ? ለሚለው ጥያቄ ለተነሳልኝ መልስ እሰጣለሁ። መጀመሪያ ላይ ከዚህ በፊት የተጠየኩት ጥያቄ አለ? ባትሪ ያልቅብሃል ወይ የስልክ ባትሪ ለተባለው ጥያቄ አያልቅብኝም። የለት ተለት ከማከናውናቸው ተግባራቶች ውስጥ አንዱ ፎቶ ማንሳት ነው። ፎቶ ማንሳት ደግሞ ባትሪ የሚወስድ ነገር አይደለም በጣም የምወደው ነገር። ቀን በቀን የማደርገው ነገር ነው ብዬ እንደተናገርኩት ከዛ በመነሳት ፎቶ ማንሳት በጣም ነው የምወደው። ፎቶ እንዲያውም የተለያዩ በስራ አጋጣሚ ወደ ተለያየ ሀገራቶች። በምንሄድበት ጊዜ የማያቸውን አዳዲስ ነገሮች እና ከሄድኩባቸው ቦታዎች ውስጥ ለታሪክ ለማስቀረት ካለኝ ፍላጎት አንፃር ፎቶ በማንሳት በጆሮአችን ውስጥ ካሉት ሰዎች ውስጥ በጣም ነው የምታወቀው። ከዛ ከዛ አንፃር ፎቶ ማንሳት በጣም ነው የምወደው። እና ፎቶ እንደዚህ ከማንሳቴም የተነሳ ፎቶ በአነሳሲ ፎቶ በጥራት በማንሳቴ በትክክል በተሳካለት ሁኔታ ፎቶ በማንሳቴ የተዋጣለት ሰው እንደሆንኩና የስራ ባልንደረቦቼም ጓደኞቼም ፎቶ መነሳት በሚፈልጉበት ጊዜ ፎቶ እንዳነሳቸው እኔ በመጠየቅ እንደሆነ እኔ እንዳነሳቸው በጣም እንደሚፈልጉ በብዙ አጋጣሚና በብዙ ጊዜ ተረድቻለሁ። እና ፎቶ ማንሳት በጣም ፍላጎት እንዳለኝ ፎቶ ማንሳት በጣም በጣም የእለት የእለት ተግባሬ። የህይወት አንድ አካሌ እና ወደፊት ጊዜ እድሜ በጨመረ እድሜ በሄደ ቁጥር ወደፊት የሆነ ቦታ ላይ ቁጭ ብዬ ትዝታዎቼን ወደኋላ ተመልሼ እንድመለከት ከሚያደርጉኝ ነገሮች ውስጥ አንዱ እነዚህ ፎቶ የማነሳቸው በካሜራ ውስጥ የማስቀራቸው ፎቶ ትዝታዎች ናቸውና። ፎቶ ማንሳት ትልቅ ጥቅምም እንዳለው ትልቅ ህይወት አንድ አካሌ እንደሆነ አድርጌ ይዤዋለሁ እና ፎቶ ማንሳት በጣም ነው የምወደው። ብዙ ጓደኞቼም በዚህ የተነሳ ከእኔ ብዙ ነገር በመማር ከእኔ ብዙ ነገር በመውሰድ እነሱም እንደዚህ ፎቶ የማንሳት ፍላጎታቸው እያደር እየጨመረ እንዳለ ተረድቻለሁ። ይህ በመሆኑም ጥቅም እንዳገኙ ትልቅ ትዝታን እያተረፉ ትልቅ ትዝታን እያገኙ እንደሆነና ወደፊት ለልጆቻቸውም ለሌሎች ሰዎችም ማውራት የሚችሉት ማስቀረት የሚችሉት ነገር እንደሆነ ተገንዝበዋልና ፎቶ ማንሳት ከሚባለው በላይ በጣም ትልቅ ፍላጎት አለኝ ፎቶ ማንሳት በጣም እወዳለሁ። ይሄን በመመልከት ብዙ ሰዎች አንሺው እንዲሁም ብዙ ብዙ አይነት ቅጽል ስሞች አወጥተውልኛል እና ፎቶ ማንሳት በጣም ነው የምወደው። በጣም ነው ደስ የሚለኝ ተጋብዤ ፎቶ የማነሳቸው ሰፈር ቁጥር የላቸውም። ብዙ የልደት ቦታዎች ዝግጅት ቦታዎች ላይ ቦታዎች

ሳህኖችን መታጠብ ትወዳለህ ወይ ለሚለው ጥያቄ? ያው በትክክለኛው ሲጠየቅ ይሄ ጥያቄ ሳህኖችን ማጠብ ትወዳለህ ወይ ነው ትክለኛው የአማርኛ አጠያየቅ? ያው ሳህኖችን ማጠብ ትወዳለህ ወይ ለሚለው ጥያቄ አዎ ሳህኖችን ማጠብ እወዳለሁ። ቅድም እንደተናገርኩት በእለት እለት ተግባሮቼ በህይወቴ እንደተናገርኩት ንጽህና በጣም የምወደው ነገር ነው። በእለት ተእለት ተግባሬ በምሰራበትም በህይወት አኗኗሬም በቤቴም ልክ ቅድም ልብሶቼን በስርዓት ነው የማስቀምጠው ብዬ እንደተናገርኩት ልክ እንደዛ የሳህኖችም መታጠብ ያሳስቡኛል ምክንያቱም ሳህኖች ካልታጠቡ የጤና ችግር ያመጣሉ ከጤና ችግር አመጡ ማለት ደግሞ የህይወት አደጋን ያመጣሉ። እንዲሁም የኢኮኖሚ ችግርን ያመጣሉ አዛባትን ያመጣሉ ያው ጤና ታወከ ማለት ገንዘብ ያስወጣል ማለት ነው። ልክ ይሄ ከመፈጠሩ በፊት ግን ሳህኖቻችንን በንጽህና ብንይዝ ብንጠብቅ ብንከባከብ እራሳችንን ካላስፈላጊ ጀርሞች ብንከላከል ሳኖቻችንን በማጠብ ል ላልተፈለገ የጤና ችግር እና የኢኮኖሚ ችግር እንድናለን ማለት ነው። እኔ ምግብ በተመገብኩ ቁጥር ብቻ ሳይሆን ከመግ ከመመገቤ በፊት ሳህኖችን አጥቤ ነው የምገበው። በሳሙና በአጃክስ በደንቡ አጥቤ እንዲሁም ከተመገብኩኝ በኋላም በአጃክስ በደንቡ አጥቤ። ሳህኖችን ካጠብኩ በኋላ ነው ምግብ የምመገበውም ከተመገብኩኝ በኋላም አጥቤ የማስቀምጠው የማስቀምጠውም በደህና አቧራ በማይገባበት ቦታ ነው የማደርገው እና ከዛ ከዛ አንፃር ሳህኖቼን ማጠብ በጣም ነው የምወደው በጣም ነው የማጥበውም። ጓደኞቼም ይሄን በመመልከት እነሱ ሳህን የማጠብ ብዙም ፍላጎት የላቸውም ነበረ። ግን ያን ሲያደርጉ በደረሰባቸው የጤና እክል ምክንያት እና እኔ በነገርኳቸው መሰረት ሳህናቸውን ባለማጠባቸው በደረሰባቸው የጤና እክል እንደሆነ ስነግራቸው ሳህኖቻቸውን በማጠብ የጤናቸውን ችግር እንደፈቱና ከዛም እንደተማሩ ነግረውኛል። እና ሳህን ማጠብ ትልቅ ጥቅም አለው የጤና ችግርን እንትን ይላል ይፈታል። ልጆቻችንንም እንግዲህ ታናናሾቻችንንም ሳህኖቻቸውን እንዲያጥቡ የሚመገቡባቸውን ከተመገቡ በፊትም በደንቡ በሳሙና ባጃክስ በቃማጠቢያ እንዲያጥቡ ከተመገቡም በኋላ እንደዛው በደንቡ እንዲያጥቡ ካጠቡም በኋላ በስነ ስርዓት እንዲያስቀምጡ ታናንሾቻችንን ህፃናትን ጭምር በመምከር እገኛለሁ። እና ከዛ ከዛ አንፃር ሳህኖችን ማጠብ በጣም ነው የምወደው በጣም ፍላጎቴ ነው። ንጽህና ሲጠበቅ ጤንነት ሲጠበቅ የሰው ህይወት አኗኗር በዛው እየተስተካከለ ይሄዳልና። ከዛ ከዛ አንፃር ንጽህና የሳህን አጠባበቅ በደንቡ ነው የማደርገው። እና ከዛ ከዛ አንፃር ሰዎችንም እንደዛ እመክራለሁ። እና ሳህን ማጠብ በጣም ነው የምወደው በጣም እለት ተእለት የማደርገው ያው ሁልጊዜ ነው ሰው ምግብ የሚበላውና ሁልጊዜ ምግብ በየቀኑ ምግብ እንበላለን ማለት በየቀኑ ሳህኔን አጥባለሁ ማለት ነው። ሳህኔን በየቀኑ አጥባለሁ ማለት ሳህን ማጠብ እወዳለሁ ማለት ነው። እና አመሰግናለሁ

እንደገና ጥቅም ላይ መዋል ታደርጋለህ ወይ? ለሚለው ጥያቄ አዎ ግን እንደ የጥቅም እንደማደርገው ሁኔታ ይወሰናል። ጥቅም ላይ የሚውሉ ሁለተኛ ጥቅም ላይ ሊውሉ የሚችሉ ብዙ ነገሮች አሉ። ለምሳሌ ከምለብሳቸው ልብሶች ውስጥ ልብሶች አሁን እኔ የገዛኋቸው ልብሶች ለቀጣይ አመት ሊያጥሩኝ ሊጠቡኝ ይችላሉ። ስለዚህ እነዚህ ልብሶች ድጋሚ ጥቅም ላይ ሊዉሉ የሚችሉበትን መንገድ ስትጠብቅ ስትፈልግ ያው ከእኔ አነስ ያሉ ሰዎች ሊጠቀሙባቸው ሊገለገሉባቸው ይችላሉ ማለት ነው። ከዛ ከዛ አንፃር ድጋሚ ጥቅም ላይ ላውላቸው እችላለሁ። ድጋሚ ጥቅም ላይ አዋልኩኝ ማለት ያው እነዛ ሰዎች ጥቅም የሚያደርግላቸው ከሆነ ማለት ነው ልብሱ ካልተጎዳ ያ ጥቅም ላይ አውለዋለሁ። ይሄን ነገር እኔም በልጅነቴ ከታላላቆቼ ልብሶቻቸውን ለእነሱ እንትን የማይሰጡትን ለኔ ግን ጥቅም ላይ የሚውሉ ነገሮችን የተቀበልኩ ልብሶችን ስጠቀምባቸው ቆይቻለሁ። ከዛ ከዛ አንፃር እኔም ባገኘሁት ተሞክሮ እኔም ለኔ የጠበቡኝን ያልሆኑኝን ጥቅም ላይ ለሌሎች ሰዎች እንዲውሉ አድርጌያለሁ አደርጋለሁኝ። ሁኔታ ምግቦችን ለምሳሌ ምግብ በልተን ምግብ ሲተርፈን እነዛ ምግብ ከመድፋት ግን ያንን ምግቦች እንደገና ጥቅም ላይ ለመዋል የተለያዩ ዘዴዎችን፣ የተለያየ ጥቅሞችን፣ የተለያየ ምክንያቶችን፣ የተለያየ ነገሮችን እጠቀማለሁ። ከዛ ውስጥም አንዱ የምጠቀመው ለምሳሌ የተረፉ ምግቦችን ከመጣል ቆሻሻ ውስጥ ከማድረግ እንደዚህ እንደዚህ አይነት ነገሮችን ከማድረግ ምግብ ነውና ምግብ መደፋት የለበትም በሚለው ነገር አምናለሁና፣ እነዛን ጥቅም ላይ ለመዋል እንስሳቶች አሉ እንስሳቶች ደግሞ እነዛ ምግቦች ቢመገቡ ጥቅም ላይ ቢያውሏቸው ለነሱም አሪፍ ነው፣ አሪፍ የሆነ ሰውነት ግንባታም ስለሚሰጣቸው እንደዛ እንደዛ በማድረግ ጥቅም ላይ አውላለሁ። ሌላ ብዙ ብዙ ነገሮች አሉ ጥቅም ላይ እንደገና ሊውሉ የሚችሉ እንደዚህ ለምሳሌ ብረታ ብረቶች፣ ፕላስቲኮች፣ ተቀደዱ የተበላሹ ፕላስቲኮች፣ የተቆረጡ ተቃጠሉ እነዚህ ሃይላንዶች፣ ሊሆኑ ይችላሉ የዛገ ብረት ሚስማር፣ ሊሆን ይችላል የወደቁ እነሱ ለምሳሌ መጀመሪያ ጥቅም ሰጥተዋል ስለዚህ ድጋሚ ጥቅም ሊሰጡ የሚችሉት በምን አይነት መንኩ ነው ያው መሰብሰብ የሚችሉ ሰዎች ካሉ እነዛን ነገሮች ከጎዳና ላይም ይሁን ከተለያዩ ቦታዎች ላይ ሰብስበው በማምጣት እኛ ጋር ከዛ በኋላ ወደ ፋብሪካዎች ውስጥ ገብተው ድጋሚ አገልግሎት እንዲሰጡ ተደርገው ወደ ነበረ ወደ ቀድሞ እንናቸው ተመልሰው እነዛ እቃዎች አገልግሎት እንዲሰጡ ይደረጋልና በአዲስ መልኩ ተመልሰው እንዲመጡና አገልግሎት እንዲሰጡ ይደረጋሉ። ከዚህ ከዚህ አንፃር ብዙ ብዙ ነገሮችን መጥቀስ ይቻላል። እንደገና ጥቅም ላይ ሊውሉ የሚችሉ እና እኔም ከዚህ ውስጥ ጥቅም ላይ እንዲውሉ ያደረኳቸው ነገሮች አሉ ከዛ ውስጥ አንዱን ልብስ ነው ከልብስ በተረፈ ምግብ ነው ያው መጀመሪያ ላይ ተናግሬዋለሁ ከዛ ከዛ አንፃር እንደገና ጥቅም ላይ መዋል ታደርጋለህ ወይ ለሚለው ጥያቄ አዎ እንደገና ጥቅም ላይ መዋል አደርጋለሁ አድርጌም አውቃለሁ አደርጋለሁም ማለት እፈልጋለሁ እና ከዛ ከዛ አንፃር ይሄንን ነገር ማለት እፈልጋለሁ እወዳለሁም። እንደዚህ ሌሎች መጠቀም የምችሏቸውን ነገሮች ባናበላሻቸው ጥሩ ነው እንደገና ጥቅም ላይ እንዲውሉ ማድረግ ብንችል ጥሩ ነው ማለት እወዳለሁ እፈልጋለሁ።

በበጋ ወቅት ምን ታደርጋለህ? ለሚለው ጥያቄ በበጋ ወቅት ብዙ ነገር ይደረጋል በጋ ያው ከክረምት የተለየ ነገር ነው በክረምት ግብርናም ይሰራል ከዛ ውጪ በበጋ ብዙ የግል ግል ስራዎች ይሰራሉ እንደዚህ የ በግ እርባታ የፍየል እርባታ ንግዶች እንደዚሁም ትምህርቶች ያው ትምህርት በብዛት ያው በክረምት ሳይሆን በበጋ ስለሆነ የሚካሄደው ያው ትምህርቶችን እናካሂዳለሁ እና እንደዚህ ንግዶቼን ያው ከቢሮ ስራ በተረፈ ሊደረጉ የሚችሉ ነገሮችን በዓላቶች በበጋ ይበዛሉ እነዛን በዓላቶች ለመጠበቅ የተለያዩ የስራ ሀሳቦችን በመውጣት የስራ እቅዶችን በማውጣት ተግባራዊ ለማድረግ እሞክራለሁ እና በተረፈ ትምህርቶችን በሰፊው ለማካሄድ እሞክራለሁ በበጋ እነዚህ እነዚህ ነገሮች ይደረጋሉ ከዛ ያው እነዚህ ላይ የተጠናከረ ነገር በመውሰድ ስራዎችን አካሂዳለሁ ማለት ነው በበጋ እንደዚህ እንደዚህ ነገሮች ይደረጋሉ ከዛ በተረፈ ያው ንግዶችን ስታካሂድ በጣም ተጠንቅቀህ መሆን አለብህ ንግዶችን እንደዚህ የበጋ ወቅቶች ትልቅ ፀሀያማ በጣም ስለሚያጠቃቸው የምታካሂድባቸውን ነገሮች እሱ ብቻ ሳይሆን ብዙ ሰዎች በበጋ ብዙ ነገሮችን ያደርጋሉና ተደጋገመ ሁሉም ሰው አንድ አይነት ነገሮችን ሊያካሂድ ስለሚችል የተጠና ነገሮችን ማካሄድ ይኖርብሃል ከዛ በተረፈ በበጋ ወቅት በትምህርት ስማር ያው ተጨማሪ ስለ ሰው ልጅ መማር አለበትና ተ ትምህርት እማራለሁ በበጋ ወቅት ይሄ ሁሉ ጊዜ የማደርገው ነገር ነው ያው በበጋ ወቅት አሁን የሁለተኛ አመት የማኔጅመንት ተማሪ ነኝ ማኔጅመንት እማራለሁ ማለት ነው ይህንን በበጋ ወቅት አደርጋለሁ አካሂዳለሁ በበጎ ወቅት

"የምትወደው መጠጥ ምንድነው?" ለሚለው ጥያቄ፤ መጠጥ ብዙ አይነት መጠጥ አለ። የለስላሳ አለ፤ የአልኮል መጠጥ አለ። እንዲሁም ኦርጋኒክ የሆነው የውሃ አለ። ከዚህ ውስጥ የምወደው የአልኮል መጠጥ በፍጹም አልወድም። የአልኮል መጠጥ በፍጹም ነው የማልወደውም፤ ለሰው ልጅም የማልመክረው መጠጥ ነው። የሆነ ጊዜ ላይ ሞክሬ ታምሜ ነበር። እና የአልኮል መጠጥ አልወድም። ግን የምወደው መጠጥ ያው አንደኛው ውሃ ነው። ውሃ በደንብ ነው የምወደው። ተፈጥሯዊ ነገርም ስለሆነ፤ ውሃ በደንብ እወዳለሁ። ከዛ ውጪ የሚጠጣ መጠጥ የምወደው፤ ከአልኮል ነፃ የሆነ በኢትዮጵያ የተመረተ፤ በኢትዮጵያ ውስጥ የሚገኝ የመጠጥ አይነት ንጉስ የሚባል መጠጥ ከአልኮል ነፃ የሆነ መጠጥ አለ። እሱን እወዳለሁ። ከገብስ የተሰራ ነው። ያው ገብስ ለሰው ልጆች የሰውነት ገንቢ እንደመሆኑ፤ እንዲሁም ወላዶች በሚወልዱበት ጊዜ፣ ሰዎች ስፖርት በሚሰሩበት ጊዜ፣ ከሚመከረው የምግብ የእህል ዘር አይነት ውስጥ አንዱ ገብስ ነው። እንዲሁም የአልኮል መጠጦች እንትናቸውን ከሚጠቀሙበት ግብአት አንዱ ገብስ ነው። ግን ገብስን ከአልኮል መስሪያ ከመጠቀማቸው ባሻገር ይህን ከአልኮል ነፃ የሆነ መጠጥ ከገብስ በመሰራቱ እንዲሁም አሪፍ ጣዕም በመኖሩ የ ንጉስ የሚለውን የመጠጥ አይነት

አይስክሬም ትወዳለህ የሚል ጥያቄ ነው አሁን ላይ የቀረበው አይስክሪም ትወዳለህ ወይ የሚለው አይስክሪም አልወድም የማልወድበት ብዙ አይነት ምክንያቶች አሉ። የመጀመሪያውን ለመጥቀስ ያህል አይስክሬም ጣፋጭ የምግብ አይነት የምግብ እንኳን ማለት ባንወድ ባልችልም ጣፋጭ የሆነ የሚበላ አይነት ነው። አይስክሬምን የማልወድበት ምክንያት። ጣፋጭ ነገሮች ጥርስን ይጎዳሉ ከጥርስ ባቻ አገር የተለያዩ በሽታዎችን ይዘው ይመጣሉ። ከዛ ከዛ አንፃር አይስክሬምን አልወደውም። አይስክሬም በብዛት መመገብ የሚወዱት ልጆች ህፃናቶችና ሴቶች እንዲሁም የከተማ ሰዎች ናቸው። እኔ ያለሁበት አካባቢም የምኖርበት የትውልድኩበትም አካባቢ አይስክሪም የሚባልም ነገር የለም። አይስክሪም እንዴት እንደሚሰራም አይታወቅም። ኖሮምም አያውቅም ከዛም ከዛም አንፃር ስለማላውቀውም ሊሆንም ይችላልም። ሞክሬውም አላውቅም ከዛም አንፃር። እንዲሁም ጣፋጭ ነገሮችን መመገብም ስለማልወድም አይስክሬም የሚባል የጣፋጭ ምግብ አይነት ተመግቤ አላውቅም። አይስክሬም መመገብም መብላትም አልወድም። እና ለሰዎችም እንደዚህ እይነት ጣፋጭ ነገሮችን መብላት ማዘውተር የለባቸውም ብዬ መምከር እወዳለሁ። ለትንሽ ለአንዳንዴ ነገር መመገብ ችግር የለውም። ግን አዘወትሮ አይስክሬምን እንዲሁም ከአይስክሬም ውጪ ጣፋጭ ነገሮችን መመገብ ለጤና ጠንቅነው እድሜ ሲሄድ የሚመጡ ብዙ ተያያዥ የሆኑ በሽቶች ይኖራሉ እና እንደዛ እንደዛ አይነት ነገሮች ከመከሰታቸው በፊት አስቀድሞ ከእነዚህ ነገሮች መጠንቀቅ ቢኖር ጥሩ ነው ብዬ አስባለሁ። እና አይስክሬም ትወዳለህ ለሚለው ለቀረበው ጥያቄ? አይስክሬም አልወድም የሚል መልስ እሰጣለሁ። አይስክሬም የሆነ አንድ ጓደኛ አለኝ። ከዛ እሱ እሱ አይስክሬም በጣም ነው የሚወደው አዘወትሮ ይመገባል ያው እዚህ አይኖርም። ግን ከተማ ነው የሚኖርህ ከተማ አይስክሪም በጣም ይሸጣል። በብዛት ይዘወተራልና እዛ ከተማ በምሄድበት ጊዜ ልጋብዝህም ሲለኝ ስለምሰማ እና በዛ ጊዜ ሲበላና አይስክሬም ምርጫ ሲያደርግ ተመልክቼዋለሁ። እና አይስክሬምን መርጠው የሚወዱ በብዛት የከተማ ሰዎች ናቸው። ከዛ ከዛ አንፃር በብዛት የተመለከትኩት ያንን ነው። እና አይስክሬምን እኔ ግን እኔ በአካባቢም ስለሌለ እና ለጤናዬም ጠንቅ ነው ብዬ ስለማስብ አይስክሬምን ምርጫዬም አላደርግምም። አይስክሪም መመገብንም አልወድም።

በትምህርት ቤት የምትወደው ትምህርት ምን ነበር ይላል በትምህርት ቤት የምወዳቸው ትምህርቶች አንድ ሶስት አራት ብሎ መጥቀስ ይቻላል ከዛ ውስጥ በጣም የምወደው ትምህርት ለሰው ግርምትን ቢፈጥርም ሰው በብዛት ከሚጠላው አይነት ትምህርት ውስጥ እኔ ደግሞ የምወደው ትምህርት ነው ሂሳብ የሚባለው ወይንም በእንግሊዘኛው ማትስ የሚባለውን ትምህርት በጣም ነበር የምወደ፤ ብዙ ሰዎች ቢጠሉትም እኔ ግን በጣም ነው የምወደው ሲቀጥል ኬሚስትሪ ከኬሚስትሪ በመቀጠል የምወደው ስፖርት፣ አይቲ እነዚህን ትምህርቶች በጣም ነው የምወዳቸው እና እንዲያመልጡኝም የማልፈልጋቸው ትምህርቶች ናቸው። ሶ ግን በብዛት ይሄ ሂሳብ የሚባለውን ትምህርት ይጠለዋል እኔ ደግሞ ሂሳብ የሚባለውን ትምህርቱ በደንብ ነው የምወደ፤ እነዚህ ትምህርቶች እነዚህ አራት ትምህርቶች በምንም ተአምር እንዲያመልጡኝን አልወድም። የካልኩሌሽን ትምህርት በአጠቃላይ አይምሮን ስለሚፈትን እንደ ጊም ነው እንደ ጨዋታ ነው ብዬም ስለማስብ ለኔ እንደ መዝናኛ ነው ነበረ የምቆጥረው ሂሳብ ትምህርትን ስማር እና በብዛት ብዙ ሰዎች ይሄን ነገር ሂሳብ የሚባለውን ትምህርት እኔ በመውደዴ ይገረሙን ግርምት ይፈጥርባቸው ነበር እና ሂሳብ የሚባለው ትምህርት በጣም ትምህርቱን ከመውደዴ የተነሳ መምህሩ ጎበዝ እንኳን ከሆነ መምህሩን ይበልጥ የማክበርና የመውደድም ፍላጎት ነበረኝ እና ከዛም የተነሳ መምህሩን በግል እንኳን ሄጄ እስከመጠየቅ ድረስ ሁሉ እደርሳለሁ። ትምህርቱን ካለኝ ፍላጎት አንፃር ማለት ነው እና ደግሞ ከእኔ እድሜ ከፍ ያሉ ሰዎች ይህንን ትምህርት እንዲያስረዱኝ እጠይቃቸው ነበ፤ የከበደኝን ትምህርት እና የትምህርት ቤት የምትወደው ትምህርት ምን ነበር ለሚለው ጥያቄ መልሴ ሊሆን የሚችለው ያው የመጀመሪያው ቦታውን ይይዛል ሂሳብ የሚባለው የቀመር ትምህርት ማለት ነው። በመቀጠል ፊዚክስ ፊዚክስ የሚባለው ስለ ህዋ ስለ ሳይንስ የሚያጠናው ስለ የሚያጠናው ትምህርት አይነት ፊዚክስ እሱም ልክ እንደ ጌም ነው የምቆጥረው እሱንም በጣም የምወደው ትምህርት ነው። ኬሚስትሪ ኬሚስትሪ በጣም ነው ደስ የሚለኝ፤ ሲቀጥል ስፖርት ያው ከእንቅስቃሴ ጋር የተያዘ ነገር ለጤናም ስለሚጠቅም ስፖርት በጣም ነው ደስ የሚለኝ፤ ስፖርት ክፍለ ጊዜ በጉጉት ነበር የምጠብቀው ወደ ውጪም ወጣ ስለምንል የተለያዩ ነገሮችን ማየት ስለምንችል ካሉት ከትምህርቶች ሁሉ የተለየው ትምህርት ስፖርት ነው ብዬ አስባለሁ፤ ምክንያቱም ሌሎች ትምህርት ትምህርቶች በአንድ በክላስ ውስጥ ወይንም ደግሞ በቤት ውስጥ ተቀምጦ መማርን ስለሚመርጡ ይሄንኛው ስፖርት ደግሞ ከእነሱ ለየት ባለ አይምሮንም ምንንም ዘና ለሚያደርግ ነውና የሰውነት አካልንም እንቅስቃሴ የሚጠይቅ ነገር ስለሆነ ስፖርትን መርጠዋለሁ በመቀጠል የአይቲ አይቲ የምትከተለው ትምህርት በጣም ደስ የሚለኝ

ጠዋት በስራ ምን ታደርጋለህ? ጠዋት ያው ከምኝታየ እንደተነሳው ላድርግ የምችለው ፊቴን እታጠባለሁ። መጀመሪያ ልብሶችን ከለባበስስኩ በኋላ ፊቴን እታጠባለህ። ከዛ ትቀጠል ለቁርሴም ይሁን ምት ብሰራለሁ። ከዛ በኋላ ከሰራሁ በኋላ ልብሴን ለባብሼ ቁርሴን ከሰራሁ በኋላ ያው ወደ ቢሮዬ እሄዳለሁ።

ወደ የትኛውም ቦታ ተጉዘህ ታውቃለህ? በኢትዮጵያ ቡዝ አይነት የሚገበኙ ቦታዎች አሉ። በጣም የሚያመሩ ከዛ ውስጥ። ሄድኩት ወደ ደቡብ ግልል። ወደ ሀዋሳ ገብርኤል ሄጄ። የሀዋሳ ገብርኤልን ታሪካዊ ቦታዎች ተጉዤ አይቻለሁ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ ለሚለው ጥያቄ ያው የበስራ የተወጠርኩ ሰው ስለሆንኩ ለእረፍት በማገኛት ከሳምንት አንድ ቀን እሁድ ቀን ነው እረፍት የሚኖረኝ የዛን ቀን ከቤተሰብ ጋር ወደ መናፈሻ በአቅራቢየኢ ወደሚገኝ መናፈሻ እሄዳለሁ በሳምንት አንድ ቀን።

መንዳት ትችላለህ? ነው የሚለው ጥያቄ በዙ አይነት የሚነዱ ነገሮች አሉ ከዛ ውስጥ ሳይክል ሞተር ሳይክል እንዲሁም መኪኖች የተለያዩ መኪኖች አሉ እኔ ከዚህ ውስጥ መንዳት የምችለው ሳይክል ነው። መኪና መንዳት አልችልም ያው ሞክሬም አላቅም እድሉንም አግኝቼም አላቅም። መኪና ያለው ቤተሰብም የለኝም እና መንዳት መኪና አልችልም ነገር ግን ሳይክሎችን መንዳት እችላለው ከዚህ በፊትም በተጠየቀው ጥያቄ መልሼዋለው። እና ሳይክል መንዳት እችላለው ከዛ ውጪ መኪና

ስንት ኢሜል ትልካለህ ለሚለው ጥያቄ? በስራ ቦታ ብዙ አይነት ስራውን ያጋጥሙኛል በዛ ጊዜ ከሰዎች ጋርም ከድርጅቶች ጋርም ነገሮችን መልእክቶችን በኢሜል እንላካለን። ከዛ በተረፈ ምንም ነገር አንላክም። ግን አስቸኳይ ስራ ነገር ሲመጣ በኢሜል እንላላካለን። እስከ ሶስት እስከ አራት እልካለሁ።

ማር ትወዳለህ ለሚለው ጥያቄ? ማር በጣም ነው የምወደው። ማርክ ለሰው ልጅ ለጤና በጣም የሚጠቅም ምግብ አይነት ነው። ማር አዘውትሬ ነው የምመገበው ሁልጊዜ ማለት ይቻላል። በአካባቢዬ የገጠር መኖሪያነት ስለሆነ ማር አይጠፋምና ማርን በሳምንት ለአራት ጊዜ እበላለሁ። እና ማርን በጣም ነው የምወደው

ብዙ ሰነዶች ታዘጋጃለህ ለሚለው ጥያቄ? ያው የቢሮ ስራ እሰራለሁ ብዬ ከዚህ በፊት ተናግሬ እንደነበረው። በቢሮ ውስጥ ብዙ አይነት ሰነዶች ይመጣሉ ይዘጋጃሉ። ከተለያዩ ሰዎች ከተለያዩ ድርጅቶች ጋር የምንሰራውን ስራ። ለማካሄድ ስለዚህ ብዙ አይነት ሰነዶችን አዘጋጃለሁ።

ምን አይነት ሳሙና ትጠቀማለህ ለሚለው? ሁለት አይነት ሳሙኖችን ለሰውነቴ ለራሴ ለገላዬ እጠቀማለሁ እነሱንም ስማቸውን ለመጥቀስ ያህል ላይፍ ቦይ እና ዲቫ የሚባሉ የሳሙና አይነቶች በጣም ይመቹኛል። እነዚህን ሁለቱን ላይፍ ቦይ እና ዲቫን ለሻወር ለሰውነቴ እጠቀማለሁ።

ቃልህን ትጠብቃለህ ለሚለው ጥያቄ? አዎ ቃሌን እጠብቃለሁ። ቃል እንደ ኢትዮጵያ ቃሌ እምነት እዳ ነው ይላሉ አባቶቻችን እና። ቃሌን እጠብቃለሁ ቃልን መጠበቅ የታማኝነትም የአንድ ሰው የጥሩ ባህሪ መገለጫው ነው። እና ቃሌን በደንብ ነው የምጠብቀው በብዙ ምክንያቶችም አስመስክሬ አውቃለሁ።

የምትወደው እንስሳ ምንድነው? ለሚለው ጥያቄ እንስሳዎች በጣም ነው ደስ የሚሉኝ ያላቸው ፍቅር ነጻነት በጣም ነው ደስ የሚለኝ የዋህነታቸው እና ሶስት እንስሳቶችን እወዳለሁ። የመጀመሪያው በግ ነው። ሲቀጥል ድመትን እወዳለሁ። ከድመት ቀጥሎ ውሻን እወዳለሁ። እነዚህን ሶስቱን የቤት እንስሳዎች በጣም ነው የምወዳቸው።

በስራ ስንት ጥሪ ታደርጋለህ? ለሚለው ያው ሁልጊዜ ሊሆን አይችልም ይሄ ነገር ያው አስቸኳይ ነገሮች ሲፈጠሩ አንዳንድ ነገሮች ሲያስፈልጉ ነው። ጥሪ የሚደረገውና በሳምንት በስራ ጊዜ ወደ አርባ ሃምሳ ጊዜ ጥሪ አደርጋለሁ። በቀን እስከ አስር ጊዜ ጥሪ የማደርግበት ጊዜ አለ።

የምትወደው መጽሐፍ ምንድነው? ይላል ብዙ አይነት መጽሐፍቶች አሉ የታሪክ መጽሐፍ አለ። የትምህርት መጽሐፍ አለ የፖለቲካ አለ እንዲሁም የፍቅር መጽሐፎች አሉ። ከዛ ውስጥ የምወደው የትምህርት መጽሐፍ ነው። እሱም የሂሳብ ትምህርት መጽሐፍ በጣም ደስ ይለኛል። በቀጥል የስፖርት መጽሐፍ ደስ ይለኛል

ጥራት ያለው ስራ ማቅረብ ትችላለህ ለሚለው ጥያቄ? አዎ በደንብ ጥራት ያለው ስራ ማቅረብ እችላለሁ። በቢሮዬ ውስጥም በአካባቢዬም ከምታወቅባቸው ዋነኛ ነገሮችና ሰዎች አብልጠውም አጥብቀውም ከሚፈልጉኝ ነገሮች አንዱ ስራዬን በአግባቡና በጥራት በመስራቴ የተነሳ ነው። ከዛ ከዛ አንፃር እንደውም አሪፍ

በዚህ ቅዳሜና እሁድ ምን ታደርጋለህ ለሚለው ጥያቄ? ቅዳሜ ቀን በሀገራችን እንዲሁም እኔ ባለሁበት በትውልድ ሀገሬ ቅዳሜ የገበያ ቀን ነው። ሁሉም ሰው ስራ አቁሞ የገበያ ግብይት የሚፈጽምበት ቀን ነው። ያንን አደርጋለሁ በቅዳሜ በእሁድ ቀን ደግሞ የእረፍት ቀን እንደመሆኑ በመዝናኞች በመሄድ እረፍትን አደርጋለሁ

የምትወደው አትክልት ምንድነው? ለሚለው ጥያቄ። የምወደው አትክልት እንግዲህ ብዙ አይነት አትክልቶች አሉ። እንደ ካሮት የጥቅል ጎመን ድንች የመሳሰሉት አትክልቶች በጣም ነው የሚመቹኝ። ለምግብነት እነሱን ሁል ጊዜ አልፎ አልፎ በሳምንት ሶስት አራት ጊዜ ባገኝ በጣም ነው የምወደው። እና እነዚህን እነ ካሮት ቀይ ስር ድንች የመሳሰሉትን

በምን ትመገባለህ ለሚለው ጥያቄ? ያው እንደ ሀገራችን ባህል የኢትዮጵያ የአመጋገብ ባህል አብዛኛው የታወቀ ነው። እንጀራ ነውና። እኔም እንጀራን አዘውትሬ እገባለሁ ማንኛውንም ምግብ በወጥም ይሁን በምን በእንጀራ በመግብ ነው የምኖረው ማለት ነው። እንጀራ ነው የምመገበው

ሻማ ማብራት ትወዳለህ ለሚለው? አዎ ሻማ ማብራት ትወዳለህ። ነገር ግን ሻማ ሁልጊዜ አናበራም ሻማ የማበራበት ምክንያት አለ። የበአል ሰሞን ከሆነ እንዲሁም መብራት የሚጠፋ ከሆነ። በቤታችን ውስጥ ይበራልና። ለበአል ጊዜ ምናምን ሻማ ማብራት እወዳለሁ

የምታስታውሰው ልዩ በዓል አለ? ነው የሚለው አዎ የማስታውሰው ልዩ በዓል አለ። ያው እሱም የጥምቀት በዓል ነው። አሁንም ያለንበት ወር የጥር ወር እንደመሆኑ፤ የጥምቀት በዓል ሊደርስ ወደ ሰባት ቀን አካባቢ ነው የሚቀረው። እና የማስታውሰው ልዩ የሆነ በዓል ለኔ የጥምቀት በዓል ነውና ልጃገረዶችም ምስቶችም ስለማገኝ ማለት ነው።

ሳንደል ትለብሳለህ? ለሚለው ጥያቄ ሰንደል አልለብስም ሰንደል ስትጀምርም አይለበስምም እና ሰንደሌ የሚባል ነገር የሚለበስ ነገርም የለም አልለብስምም ትለኩሳለህ ከሆነ ደግሞ አዎ መዓዛው በጣም አሪፍ ስለሆነ እለኩሳለሁ።

ምን አይነት ልብስ ትወዳለህ? ለሚለው የምወደው ልብስ ከሱሪ የጅንስ ሱሪ እወዳለሁ። ከ ላይ ደግሞ የሚለበሱ ከሆኑ እነዚህ ቲሸርቶች፤ ሸሚዞች እወዳለሁ። እና ጂንስ እና ቲሸርት፤ እንዲሁም ሸሚዝን ያ ሁለቱን ያቀናጀ ልብሶች እመርጣለሁ።

ዜናውን ከየት ታገኛለህ ነው የሚለው? ዜና ያው በአብዛኛው ከቴሌቪዥን ጣቢያዎች ዜናን እሰማለሁ አገኛለሁ። ከዛ በተረፈ ከማህበራዊ ሚዲያዎች ከዩቲዩብ ከፌስቡክ እና ከቲክቶክ ዜና አገኛለሁ። በይበልጥ ግን ከቴሌቪዥን ጣቢያዎች ዜና አገኘሁ

በአደባባይ መናገር ትችላለህ ወይ ለሚለው ጥያቄ? አዎ በአደባባይ መናገር እችላለሁ። ይህንን ልምድ እና ክህሎት ያገኘሁትም በቢሮ በሚሰጠኝ እድልና በስብሰባ ላይ። በቢሮ በማደርጋቸው ንግግሮች የተነሳ በአደባባይ መናገር መልእክት ማስተላለፍ እችላለሁ

በእጅ የሚሰራ ስራ ታደርጋለህ? ለሚለው ጥያቄ አዎ በእጄ የሚሰራ ስራ አደርጋለሁ ስራ እሰራለሁ ከዛ ውስጥም አንዱ በአቅራቢ በሳምንት አንድ ቀን ቅዳሜ ከቢሮ ውጪ ስራዎችን እሰራለሁ እንደ እንጨትቤት ያ የመሳሰሉትን ማለት ነው

የትኛውን የቀኑን ሰዓት ትወዳለህ ለሚለው? ሁለት የቀን ሰዓት በጣም ደስ ይለኛል። የመጀመሪያው ጠዋት ከእንቅልፌ ስነቃ የማገኘው የጠዋቷን ፀሀይ የማይበትን ሰዓት። ከጠዋቱ አስራ ሁለት ሰዓትን እወዳለሁ። ከዛ በመቀጠል ደግሞ የ ሰዓት ፀሀይዋ የምትጠልቅበትን ሰዓት አስራ ሁለት ሰዓትን

ሳንቲም ትቆጥባለህ ወይ? ለሚጠው ጥያቄ አዎ ሳንቲም እቆጥባለሁ። ያው ሳንቲም ስትቆጥብ የነገ ህይወትህን እያሰብክ ነውና፤ በዛሬ ካልቆጠብክ ነገ ሊኖርህ የሚችል ነገር የለም። እና ከዛ አንፃር ስለ ነገ ህይወትህ የምታስብ ከሆነ ስለምትቆጥብ ሳንቲም እቆጥባለው።

የድምጽ መልእክት ትልካለህ ወይ? ለሚለው አዎ የድምጽ መልእክት እልካለሁ ያው በስልክ ሳወራም እንደኛ የድምጽ መልእክት እልካለሁ ከዛ በተረፈ በቴሌግራም የሚደረጉ ብዙ ውይይቶች አሉና በድምጽ ብቻ ከዛ አንፃር የድምጽ መልእክት እልካለሁ

አመራር ሚና አለህ ወይ? ለሚለው አወ የአመራር ሚና አለኝ በቢሯችን ውስጥ ትልቅ ቦታ ድርሻ ነው ያለኝና በዛ ውስጥ የአመራር ሚና ተሰጥቶኛል። የድጅርቱ ስራ አስኪያጅ ነኝና። የድርጊቱ ስራ አስኪያጅ ማለት ደግሞ አመራር ሚና ይኖረዋል ማለት ነው። እና ብዙ ነገሮችን አግኝቼ

ቤተሰብ ምን ያህል ጊዜ ይሰበሰባል የሚለው ጥያቄ? ያው ቤተሰብ የሚሰበሰብበት በምክንያት ነው። ስለዚህ ቤተሰብ የሚሰበሰበው በበዓላት ወቅትና ችግሮች ወይንም ደግሞ ደስታዎች። ጊዜ እንሰበሰባለን ከዛ በተረፈ ይሄን ያህል ነው የሚባል ነገር አይደለም

ኮምፒውተር መጠቀም እችላለሁ? ወይ የለም የሚለው ጥያቄ አዎ መጠቀም እችላለሁ። አብዛኛው ስራዎቼንም የማከናውነው ኮምፒውተሩን በመጠቀም እና በአሁኑ ጊዜም ዘመኑ የቴክኖሎጂ የዲጂታል እንደመሆኑ መጠን ኮምፒውተር ስላለኝም ኮምፒውተር መጠቀም እችላለሁ

በመስኮት ጎን መቀመጥ ትወዳለህ ወይ? አዎ በመስኮት ጎን መቀመጥ እወዳለሁ በመኪና ሲሄድም ቢሮም ወይን ደግሞ ቤት ስቀመጥ በመስኮት ጎን መቀመጥ እወዳለሁ። ያው በመስኮት ጎን መቀመጥ የሚሰጠው ጥቅም ለንፋስ እንዲሁም በመኪና ስትሄድ ደግሞ ብዙ የማታውቃቸውን ሀገር ያሉትን የአየር ሁኔታ አካባቢዎች ስለምትመለከት መስኮት ጎን መቀመጥ እወዳለሁ።

በመስመር ላይ ገዢ ነህ ለሚለው ጥያቄ? አዎ በመስመር ላይ እገዛለሁ እቃ። ያው አዳዲስ ነገሮች በመስመር ላይ ይገኛሉ አይተህ የማታውቃቸው ነገሮች ድንገት ልታገኝ ስለማትችል ያንን ጊዜ ላሳልፈው አልፈልግምና። አዳዲስ ነገሮች

ወተት ትጠጣለህ ወይ ለሚለው ጥያቄ አዎ ወተት እጠጣለሁ። ወተት ለጤና ትልቅ ጥቅም ይሰጣል ለአጥንት ጥንካሬ። ለጉልበት ብዙ አይነት የጤና ጥቅም ስላለው። ወተትን አዘውትሬ እጠጣለሁኝ። እና ወተት እጠጣለሁ።

ዳቦ ማብሰል ትችላለህ ለሚለው ጥያቄ? አዎ ዳቦ ማብሰል እችላለሁ ከዚህ በፊትም ዳቦ አብሰዬ ጋግሬ አውቃለሁኝና። ዳቦ የተለያየ አይነት አለ በምጣድ በብረምጣድ የሚሰራ። አለና ሁለቱም አይነት ዳቦ ማብሰል ይችላሉ

የሸክላ እቃዎች ትጠቀማለህ ወይ ለሚለው? አዎ የሸክላ እቃዎችን እጠቀማለሁ። ሸክላ እቃዎች ለኢትዮጵያ ባህላዊ ነገሮች በጣም ሁልህ ድርሻ አላቸውና እንደ ድስት እንደ ጀበና እንደዚህ ጠላ የምንሰራበት እንስራ። ብዙ ብዙ ነገሮችን የምንጠቀመው ከሸክላ ነውና ሸክላ

የአካባቢው ገበያ እንዴት ነው? ለሚለው ጥያቄ የአካባቢው ገበያ በጣም አሪፍ ነው ብዙ አይነት ገበያ በብዙ አይነት ንግድ የሚካሄድበት ቦታ ነው እና ይሄ ገበያ የምኬደው በብዛት ቀኑ ቅዳሜ ቀን ነውና በዛን ቀን እኔም ስራ ስለሌለኝ ገበያው በጣም አሪፍ ነው

የምትወደው መተግበሪያ ምንድነው? ለሚለው ጥያቄ ብዙ አይነት መተግበሪያዎች አሉ። ከዛ ውስጥ በጣም የምወደው የመጀመሪያው ዩቲዩብ ነው። ሲቀጥል ቲክቶክ ደስ ይለኛል። በመቀጠል ደግሞ በጣም የምወደው መተግበሪያ ኢንስታግራም በጣም ነው ደስ የሚለኝ። ሲቀጥል

ስንት ቋንቋ ትችላለህ ለሚለው ጥያቄ? የምችለው የቋንቋ አይነት ሁለት ነው የመጀመሪያው አፍ መፍቻ ቋንቋ የሆነው አማርኛ ነው። አሁን እየተናገርኩ ያለሁት ሲቀጥል በሁለተኛ ደረጃ የምችለው ቋንቋ እንግሊዘኛ ነው። እና ሁለቱም ቋንቋዎች

የምትወደው ስፖርት ምንድነው ይላል? የምወደው ስፖርት ብዙ አይነት ነው። ከዛ ውስጥ አንዱ የሳይክል ውድድር በጣም እወዳለሁ። እሩጫ በጣም ነው ደስ የሚለኝ። ሲቀጥል በሶስተኛ ደረጃ የዋና ስፖርት የዋና ውድድር። በጣም ደስ ይለኛል ሶስቱ እነዚህ በጣም ነው ደስ የሚሉኝ

የሽያጭ ግቦች አሉ ወይ? ይላል የሽያጭ ግቦች በደንብ ነው ያሉኝ አንድ ሽያጭ ስሸጥ ግብ ከሌለ የተመደረሰን የቱ ጋር እንድትደርስ እንዳለብህ ካላወቅህ የምትሸጠው ነገር ብቁም ጥፋማም ሊሆን አይችልምና የሽያጭ ግቦች አሉኝ

የምትወዱት ምግብ ምንድነው? ይላል እውነት ምግብ አለ። በተለይ በጣም የምወደው ጥሬ ስጋ በመቀጠል ጥብስ በጣም ነው ደስ የሚለኝ። ሲቀጥል ደግሞ ከጾም ምግብ ውስጥ በጣም የምወደው የፉል ምግብ

የስራ ምግባር ታከብራለህ ወይ? ለሚለው ጥያቄ አዎ የስራ ምግባር አከብራለው። የስራ ምግባር አንድ ሰው ከሌለው ስራውን በስነ ስርዓት ሊሰራም አይችልም የስራ ደንበኞችም ሊኖሩት ስለማይችል የስራ ምግባር እከብራለሁም ወሳኝነትም አለው።

በተፈጥሮ ውስጥ መራመድ ትወዳለህ ወይ? ለሚለው አዎ በጣም ነው ደስ የሚለኝ በተፈጥሮ ውስጥ መራመድ። ራስህን እንድታዳምጥ ያደርግሃል ከጫጫታ ውስጥ ወጥተህ። ጥሩ አየርን እየተቀበልክ ስትራመድ ያለው ደስታ ያለው ስሜት በጣም ነው። ደስ የሚለውና በተፈጥሮ ውስጥ መራመድ በጣም ደስ ይለኛል እወዳለሁ

አቧራ ችግር ይፈጥርብሃል ወይ? ለሚለው ጥያቄ አዎ አቧራ በጣም ችግር ይፈጥርብኛል ከችግሮች ውስጥ መካከል ብጠቅስ እንደ አስም በሽታ ያመጣል የአይን መታመምን ያመጣል የልብስ መቆሸሽን ያመጣልና ብዙ ችግር ይፈጥራል

ዋና ሀላፊነቶቼ ምንድን ናቸው ይላል? ያው ዋና ሀላፊነቶቼ በስራ ቦታ ሰራተኞቼን መቆጣጠር በሰአታቸው ገብታል አልገቡም የሚለውን። ሲቀጥል ደግሞ ስራውን በስነ ስርዓት እየሰሩ ነው ወይ? ለስራው ተገዥ ለራሳቸው ተገዥ ናቸው የሚለውን መቆጣጠር ይህ የኔ ሀላፊነት ነው። እነዚህ ሀላፊነቶች አሉብኝ

ጊዜህን በደንብ ታስተዳድራለህ ወይ? ለሚለው ጥያቄ አዎ በደንብ አስተዳድራለሁ። እቅድ አውጥቼ ነው የምንቀሳቀሰው፤ ዛሬ ምን ማድረግ እንደለብኝ ከሰአት ምን ማድረግ እንደለብኝ፤ ነገ ምን ማድረግ እንዳለብኝ፤ ጊዜዬን በደንብ አስቤና አቅጄ ነው የምንቀሳቀሰው። ከዛ አንፃር ጊዜን በደንብ ነው የማስተዳድረውና የማብቃቃው። ከዛም አንፃር ጥሩ የሆነ የጊዜ አጠቃቀም እንዳለኝ አስባለሁም፤ እረዳለሁም እንደውም አምናለሁ። እና ጊዜን በደንብ ነው የማስተዳድረው።

ስራዎችን በቅደም ተከተል ታስቀምጣለህ ለሚለው አውድ ስራዎችን በቅደም ተከተል አስቀምጣለሁ። ስራዎች ሲሰሩ ጊዜያቸውን ጠብቀው ቅደም ተከተላቸውን ይዘው ሲሆን። የሚሰጥህ እረፍት እና ምን ምን እንደቀረህ ስራ ልታውቅ ስለምትችል ለዛ ለዛ ስለሚጠቅም ስራዎቼን በቅደም ተከተል

የምትወደው ከተማ የት ነው? ይላል በሀገራችን ውስጥ በጣም ብዙ የምወዳቸው ከተማዎች አሉ። ከዛ ውስጥ በጣም ደስ ከሚሉኝ ሶስት ከተሞች ለመጥቀስ ያህል። የመጀመሪያው ሀዋሳ በጣም ደስ ትለኛለች። ሲቀጥል ባህር ዳር በጣም ደስ ይለኛል። በሶስተኛ ደረጃ አዲስ አበባ

መዋቢያ ትጠቀማለህ ወይ? ለሚለው መዋቢያ አልጠቀምም እንደውም እነዚህ ወንድ ልጅ ከሚያዘወትራቸው እነዚህ የሽቶ መቀባት ለሰውነት መዋበያ ከሚያገለግሉት ነገሮች ውስጥ ራሱ አልጠቀምም። እና መዋቢያ መጠቀምን አልመርጠምም አልወድ

እሳት ማንደር ትችላለህ? አዎ እሳት ማንደር እችላለሁ። እሳት ከእንጨት ማንደድ ይቻላል። ከፊስታል ማንደድ ይቻላል። እና እንጨት ተሰብስበው ጋስ ተደርጎበት ክብሪት ሲለቆስ እሳት ይነዳል እና እሳት ሲነድ መሞቅ ይችላል። ብርድን ያጠፋልናል

በምን ሰዓት ትነሳለህ ለሚለው ጥያቄ? በጧት ነው ወደ ስራ ሁለት ሰዓት ላይ ስለሆነ የምሄደው በጧት ነው የምነሳው። ወደ አስራ ሁለት ሰዓት ላይ እነሳለሁ። ከዛን ፊቴን ታጥቤ ቁርሴን እስከማዘጋጅና ልብሴን ምናምን እስከምለባብስ ታክሲ ድረስ እስከምሄድ ድረስ። ስለሚፈረፍድብኝ አስራ ሁለት ሰዓት ድረስ እነሳለህ

ደብዳቤ መጽሐፍ ትወዳለህ ለሚለው ደብዳቤ መጽሐፍ አልወድም። በዚህ ጊዜ ደብዳቤ ከመጻፍ ይልቅ ቴክኖሎጂን ተጠቅሞ መልእክትን መላላክስ ቀላል ስለሆነ ያንን ነው የምመርጠውና። ደብዳቤ መጽሐፍ ትወዳለህ ለሚለው ደብዳቤ መጽሐፍ አልወድም

ማታ በምን ሰዓት ትመገባልህ? ይላል ማታ መመገብ የምወደው ሰዓት ሁለት ሰዓት ላይ ነው ከመተኛቴ ከሶስት ሰዓት ቀደም ቢሉ መመገብን እወዳለሁ ያ ማለት ከመተኛቴ በፊት ስራውን እንዲሰራ ውስጤ እና ሁለት ሰዓት ላይ የመመገብ ማታ እወዳለሁ።

የምትወደው ፊልም ምንድነው? ይላል ጥያቄው ከውጪ የምወደው ፊልም ተከላታይ ፊልም መኒሂስት በጣም ደስ ይለኛል ሲቀጥል ስፓርታክስ እና ዘላስቲሺፕ የሚለው ፊልም ደስ ይለኛል ከአማርኛ ደግሞ ስርየት ፊልም አላዳንኩሽም እነዚህ መራራ ቅጣት የሚሉ ፊልሞች ደስ ይላሉ

በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው? ከ ሶስት ደቂቃ ከሁለት ደቂቃ በላይ በመስታወት ላይ ጊዜ አያለው። ከዛ በተረፈ በመስታወት ላይ ጊዜየን አላጠፋም። እና በመስታወት ላይ ለሶስት ደቂቃ እህል ጊዜየን አጠፋለሁ አያለሁ

ለበጎ አድራጎት ሰርተህ ታውቃለህ? ይላል አዎ ለበጎ አድራጎት ሰርቼ አውቃለው። በሀገራችን ታዋቂ የሆነ የበጎ አድራጎት ድርጅቶች አሉ። ከዛ ውስጥ በጣም የሚታወቀው የአረጋውያን መርጃ ማዕከል ነው። የአረጋውያን መርጃ ማዕከል ውስጥ ሰርቼ አቃለው በጎ አድራጎት አድርጌ አውቃ

የስራ አሰራሮችን ትከተላለህ ለሚለው? አዎ ስራ አሰራሮችን ይከተላሉ። ስራ አሰራሮችን መከተል። ቅልጥፍና ለጊዜ አጠቃቀም እንዲሁም በቶሎ እንድትጨርስ። የተሳካ ስራ የተሳካ የጥራት ያለው ስራ እንዲኖርህ ስለሚያደርግ። ስራ አሰረችን በደንብ አጥብቄ እከተላለሁ

ገንፎ ትበላለህ አዎ ገንፎ እበላለሁ። በጣም የምወደው ምግብ አይነት ነው ገንፎ። ገንፎ እንደ ኢትዮጵያ ባህላዊ የምግብ አይነት በመሆኑ። ገንፉ የሚዘጋጀውም ሴት ልጅ ስትወልድ ነውና። የዛን ጊዜ በደንብ አዘውትሬ ገንፎን እመገባለሁ። ከዛ ባለፈም እንደዚሁ ጠዋት ጠዋት ስር የሚዘጋጅ ገንፎን በደንብ አድርጌ እበላለሁ። በጣም የምወደው ምግብ ነው የምግብ አይነት ነው።

በስራ ላይ ችግሮችን ትፈታለህ ለሚለው አዎ በድርጅቴ ባለውበት በድርጅቴ ላይ ብዙ አይነት ችግሮች ያጋጥማሉ በሰራተኞች ላይም በስራው ላይም ችግሮች ያጋጥማሉ እና እነዛን ችግሮች እፈታለሁ። እነዛን ችግሮች የማልፈታ ከሆነ ስራውን ይስተጓጓላል ይበላሻልና ከዛ ከዛ አንፃር በስራ ላይ ያሉ ችግሮችን ወዲያውኑ እንደተፈጠሩ ጊዜ ሳላባክን ችግሮቹን ለመፍታት ለመፍታት

የስራ ልብስ ትለብሳለህ ለሚለው? አዎ የስራ ልብስ እለብሳለሁ በስራው ቦታችን የተለመዱ የልብስ አይነቶች አሉ የስራ ልብሶች ያው እነዛን የስራ ልብሶች በስራ ቦታ ብቻ ነው መልበስ የሚቻለው። ስለዚህ የስራ ልብስ እለብሳለሁ አዘውትሬ ነው የምለብሰው በድርጅታችንም ጥብቅ ነው በህግ የተቀመጠም ስለሆነ።

የድሮ ፎቶዎቼን ትይዛለህ እንደሚለው ጥያቄ? አዎ የድሮ ፎቶቼን እይዛለሁ። በጣም ትዝታዎቼን ለማስቀረት ስለምፈልግ። የድሮ ፎቶዎችን በደንብ ነው የሚይዘው። እና ከዛ ከዛ አንፃር የድሮፎሮችን በደንብ ነው የሚይዘው

ምን ያህል ጊዜ ስብሰባ ታደርጋላችሁ ለሚለው? በስራ ቦታ ስብሰባ የምናደርገው በወር አንዴ ነው። የድርጅቱን የስራ ሁኔታ የስራ ግንገማ። ለማድረግ ለመወያየት በወር አንድ ጊዜ የስራ ስብሰባ እናደርጋለን ማለት ነው። እና አንድ ጊዜ በወር

ገንዘብ ትቆጠባለህ አዎ ገንዘብ እቆጠባለሁ። ገንዘብ መቆጠብ ለነገ ህይወቴ የተቃና ኑሮ እንዲኖረኝ ከሚያደርጉን መሰረታዊ ነገሮች ውስጥ አንዱ በመሆኑ ገንዘብ በደንብ አድርጌ እቆጥባለሁ። እና ገንዘብ መቆጠብ ጥሩ እንደሆነ ለጓደኞቼም እመክራለሁ።

የስራ ምኞቶቼ ምንድን ናቸው ለሚለው ጥያቄ። ብዙ ናቸው ስራ ምኞች ይቺ ለምሳሌ። ስራዬ ተሳካ ሆኖ ለብዙ ሰዎች ጥሩ አገልግሎቶችን ሰጥቶ ሰዎች ከድርጅቱ ከስራዎቼ ብዙ ነገሮችን አጁንተው ረክተው ማየት የስራ ምኞቶቼ ናቸው። ሲቀጥል የስራ ባልደረበቼ የተሻለ ደረጃ ደርሰው ማየት ለኔ

ማታ ምን አይነት ድምጽ ትሰማለህ የሚለው? ማታ የምሰማው የጅብ ድምጽ እሰማለሁ። የሙዚቃ ድምፆችን እሰማለሁ። ማታ ማታ እና እነዚህ እነዚህ የአውሬ የቀበሮ ድምፆችን እሰማለሁ። የድመት ድምጽ እንዲሁም የዶሮ ድምጽ እኩለ ለሊት ላይ። ወደ ዘጠኝ ሰዓት አካባቢ ላይ እሰማለሁ እና በብዛት የእንስሳት ድምፆችን እሰማለሁ

በእንጨት እሳት ማብሰል ታውቃለህ? ለሚለው ጥያቄ አዎ በእንጨት እሳት በጣም ብዙ አመት ብዙ ጊዜ በእንጨት እሳት ነው ምግብን የማበስለው። እና አሁንም ድረስ በእንጨት እሳት ነው የማበስለው። እና ምጣድ እንጀራ የምንጋግረው፣ ወጥ ምንሰራው በእንጨት እሳት በማብሰል ነው። እና በእንጨት እሳት ማብሰል

ከደንበኞች ጋር ትሰራለህ? ለሚለው አዎ ከደንበኞቼ ጋር እሰራለሁ ከደበኞች ጋር ስራ መስራት የተሻለ ልምድ የተሻለ ተሞክሮ ይሰጥሃልና እና የተሻለ ሌሎች ሌሎች ደግሞ ተጨማሪ ደንበኞችን ላገኝ ስለምችል ከዛ አንፃር ከደንበኞቼ ጋር ስራዎችን እሰራለሁ።

የሙዚቃ መሳሪያ መጫወት ትችላለህ? ለሚለው የሙዚቃ መሳሪያ መጫወት አልችልም። ግን የሙዚቃ መሳሪያ ሲጫወቱ ሊጫወቱ የሚችሉ ሰዎችን መስማት በጣም እወዳለሁ። እና የሙዚቃ መሳሪያ መጫወት አልችልም። ግን የሙዚቃ መሳሪያዎች ውስጥ ዋሽንት በጣም ደስ ይለኛል

ከልጅነትህ የምትዘክረው ነገር አለ ለሚለው ጥያቄ? አዎ አሁንም ድረስ የምዘከረው አለ። መዘከር ማለት በእኛ ባህል በኢትዮጵያውያኖች በሃይማኖታችን የሆነ አንዱን በዓል አስቦ የዛን ቀን ክብር ማድረግ በቤት ውስጥ ወይንም በሃይማኖታዊ ቦታዎች ማድረግ ማለት ነውና አለ

ከፀሀይ እንዴት ትጠበቃለህ? ለሚለው ጥያቄ ከፀሀይ ለመጠበቅ መጀመሪያ ዛፍን ትጠቀማለህ ዛፍ ስር ከሆንክ ከፀሀይ ትጠበቃለህ ሲቀጥል ያን ጥላ በመያዝ ከፀሀይ መጠበቅ ትችላለህ በመቀጠል እቤት ውስጥ በመግባት ከፀሀይ መጠበቅ ትችላለህ በዋነኛ ደረጃ ግን በጃንጥላ መጠበቅ ትችላለህ

እጅ መጨባበጥ ትወዳለህ? አዎ እጅ መጨባበጥ እወዳለሁ። የኢትዮጵያውያን ልዩ የሆነ የሰላምታ መለዋወጫ መንገዶቻችን በእጅ መጨባበጥ ነውና እጅ መጨባበጥ በጣም ነው የምወደው። ሲቀጥል የተጣሉ ሰዎች ሲታረቁ እጃቸውን ይጨባበጣሉና እጅ መጨባበጥ

የጨረቃ ብርሃን ትወዳለህ ለሚለው? አዎ የጨረቃ ብርሃን እወዳለሁ። ማታ ላይ ከጓደኛ ጋር ከፍቅረኛ ጋር ሆኖ የሆድ የሆድ እያወሩ የጨረቃ ብርሃንን እያዩ። የሚያልፈው የሚኖረው ጊዜ ሳስበው በጣም ደስ ይለኛልና አዎ እወዳለሁ

ማሰላሰል ታደርጋለህ ለሚለው? አዎ ማሰላሰል አደርጋለሁ። ስታሰላስል ብዙ አይነት ሀሳቦች ብዙ አይነት መፍትሄዎች ይመጣሉ ከራስህ ጋር ስታወራ። ብዙ ነገሮችን ታገኛለህ ከዛ ከዛ አንፃር። ማሰላሰልን በብዛት ሁልጊዜ ማለት ይቻላል። በስራ ቦታም በቤት ውስጥም ሆኜ

ቡና ወይስ ሻይ ትመርጣለህ ለሚለው ጥያቄ? በጣም ከምወደው መጠጥ ውስጥ ቡና ነው። ቡና የኢትዮጵያ ባህላዊ እና በጣም የቆየ የመጠጥ አይነት ነውና ቡና ለጤና ትልቅ ጥቅም ይሰጣል። ከዛ አንፃር ቡና በጣም ከሻይ ይልቅ እመር

ስልጠና ትወስዳለህ? አዎ ስልጠና እወስዳለሁ። በድርጅታችን ውስጥ ብዙ ስልጠናዎች ለሰራተኞች ይመጣሉ። ልምድ እንዲኖር የተሻለ የስራ ደረጃ የተሻለ እውቀት እንዲኖር ስልጠና ይወሰዳልና። ስልጠና በደንቡ እወስዳለሁ

በስራህ ላይ ምን ተግዳሮት አለ? ለሚለው ያው ከቤቴ ስራ ቦታ ስሄድ ወደ አርባ ደቂቃ ይፈጅብኛልና። በስራዬ ላይ የታክሲ ተግዳሮት አለብኝ። ሲቀጥል የሰራተኞች ጊዜ ይወስድባቸዋል። ከዛ ከዛ አንፃር የስራ ተግዳሮት የሰዓት ተግዳሮት አለብን።

በቤተሰቡ ምን አይነት በዓላት ታከብራላችሁ? በሀገራችን ብዙ አይነት በዓላቶች አሉ። ከዛ ውስጥ በቤተሰባችን ውስጥ የምናከብረው በዓላቶች ሁሉንም ነው። ከዛ ውስጥ ደግሞ በጥቂቱ የትንሳኤ በዓል የገና በዓል የጥምቀት በዓል እንዲሁም የአዲስ አመት በዓል። እናከብራለን

ጠዋት ምን ትበላለህ? ለሚለው በፍስክ ጊዜ እርጥብ ስጋ እና ጥብስ እበላለሁ ሲቀጥል ፍርፍር በጾም ጊዜ በጣም ደስ ይለኛል በጾም ጊዜ በጣም ደግሞ ከሁሉም አብልጬ በጣም የምበላውና የምመገበው በተደጋጋሚ የምወደው ምግብ ፉል በአቡካዶ ነው

የመጠጥ ውሃን ከየት ታገኛለህ? የመጠጥ ውሃ በአቅራቢያች በየቤታችን ከቧንቧ በመንግስት ገብቶልናልና ከዛ አንፃር ቤታችን ስላለ በቧንቧ አማካኝነት ተቀድቶ ይመጣል በቤት እናገኛለን። ሲቀጥል ደግሞ የታሸገ በሃይላንድ ውሃ እናገኛለን።

በስክሌት ትጋልባለህ ለሚለው ጥያቄ? አዎ ብስክሌት እገልባለሁ ብስክሌት በጣም ከምወዳቸው እና ከምዝናናባቸው ነገሮች አንዱ ብስክሌት ነው። እና ራቅ ወዳለ ስፍራ ወደ ተፈጥሮአዊ ቦታዎች ላይ ብስክሌት ስነዳ በጣም ደስ ይለኛል። ብስክሌት መንዳት እችላለሁ መጋለብ እችላለሁ

የድርጅቱን ባህል ትወደዋለህ? አዎ የድርጅቴን ባህል እወደዋለሁ። የሀገራችንን የማህበረሰባችንን የህዝባችንን እንዲሁም የሰራተኞቻችንን ባህል ያማከለና ያከበረ ስለሆነ የሚከተለው የድርጅቱን ባህል እንደራስ

መዝገቦችን ታስቀምጣለህ? አዎ መዝገቦችን አስቀምጣለሁ። የተጻፈ አይረሳም በቃል ያለ ይረሳልና። ከዛ አንፃር ለ እንዳይረሳ። መዝገቦቼን በወረቀት እያደረኩ ነገሮችን እየጻፍኩ አስቀምጣለሁኝ ማለት

ማህበራዊ ሚዲያ ትጠቀማለህ? አዎ ማህበራዊ ሚዲያ እጠቀማለሁ። በአለማችንም በሀገራችንም ከሚጠቀሙት ከሚታወቁት ማህበራዊ ሚዲያዎች መካከል ለመጥቀስ ያህል። እንደ ፌስቡክ ቲክቶክ ኢንስታግራም ዩቲዩብ ቴሌግራም ሊንክድን የመሳሰሉት ማህበራዊ ሚዲያዎች አሉ። እነሱን ሁሉንም በሚባል ደረጃ ለስራዎቼ ስለምጠቅሙኝ አጠቃቀማቸዋለሁ።

በቤትህ ምን አይነት የቤት እቃዎች አሉ? በቤቴ እንደ ቴሌቪዥን፣ ሶፋ፣ ጠረጴዛ፣ የምግብ ጠረጴዛ፣ እና ደግሞ ሌሎች የግድግዳ ስዕሎች አሉ። የምግብ እቃዎች አሉ፣ የልብስ ማስቀመጫ ቁም ሳጥን አለ፣ እንዲሁም ላፕቶፖች አሉ እነዚህን የመሳሰሉ ብዙ ብዙ እቃዎች በቤቴ ዉስት አሉ።

በየትኛውም መተግበሪያ መልእክት ትልካለህ የሚለው ጥያቄ? እንደ የመልእክት የምልክበት ሰውዬ ይወሰናል ነገር ግን በተለምዶ ብቻ ሳይሆን በብዛት በተደጋጋሚ መልእክት የምልክበት መተግበሪያ የቴሌግራም መተግበሪያ ነው። በመቀጠል የሚሲጅ ሚሲጅ መተግበሪያ እና ዋትሳፕ

ልብስ በእጅ ታጥባለህ አዎ ልብስ በእጅ አጥባለሁ። ያው ከድህነታችንም አንፃር የልብስ ማጠቢያ ማሽን የለንም። ከዛ አንፃር ልብሴን ልብሳችንን የምናጥበው በእጃችን በባህላዊ መንገድ በሳፋ ውስጥ በመጠቀም ነውና ልብሴን በእጅ አጥባለሁ

የቀረ ምግብ ትበላለህ ለሚለው? አዎ የቀረ ምግብ እበላለሁ ያው የቀረ ምግብ ማለት የተረፈ አሁን ተበልቶ የቀረ ለበኋላ እንደማለት ነው። ያንን እበላለሁ። ያው ምግብ አንደፋም ምግብ ማስተረፍም በኋላ እሳት ላይ አሙቄ እበላዋለሁ።

ይቅርታ መጠየቅ ቀላል ነው? ይቅርታ መጠየቅ ከባድ ነው። ያስቀየምከውን ሰው ይቅርታ ስትጠይቅ ትንሽ ይከብዳል ግን ይቅርታ ከመጠየቅ ይልቅ ይቅርታ ማድረግ በጣም የተሻለ ነውና ይቅርታ መጠየቅ እንደኔ እንደኔ ከባድ ነው ማለት እችላለሁ

በመስመር ላይ ትማራለህ? አዎ በመስመር ላይ እማራለሁ ዘመኑ የቴክኖሎጂ ነውና። ግዴታ ወደ ትምህርት ቤት በአካል ሄዶ መማር አይጠበቅም። በአሁኑ ሰዓት መተግበሪያዎችን በመጠቀም ቀመስመር ላይ መማር ይቻላልና። ከዛ አንፃር በመስመር ላይ ትምህርት እማራ

ከጎረቤቶቼ ጋር ጥሩ ግንኙነት አለ። አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። በአካባቢያችን በጣም የተወደድኩ የተከበርኩ ሰው ነኝና። ጥሩ አመለካከት ለሰዎች ማሳየት በጣም እፈልጋለሁ እወዳለሁ። ያደግኩበትም አስተሳሰብ አመለካከት እንደዛ ስለሆነ

የአትክልት ስራ ታደርጋለህ? አዎ የአትክልት ስራ አደርጋለሁ በቤታችን ውስጥ አትክልቶችን በመትከል የሚበሉም የማይበሉም የአትክልት አይነቶችን በማድረግ እንከባከባለሁ እና የአትክልት ስራዎችን አደርጋለሁ። ከአትክልቶች ከእፅዋታቶች ጋር ስራዎችን ግንኙነቶችን ማድረግ በጣም ያስደስተኛል

ምን አይነት ጫማ ትወዳለህ? ጫማ የሽፍን ጫማ እንደዚህ ተለቅ ተለቅ ያሉ ቡትስ ጫማዎችን እነዚህ ሸራ የሆኑ ጫማዎችን እወዳለሁ። ሲቀጥል ክፍት ጫማዎች ሆነው ደግሞ የቆዳ አይነት የተሰሩ ጫማዎችን እወዳለሁ

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ለሚለው በቤት ውስጥ መሆን እመርታለሁ በቤቱ ውስጥ ስሆን ጸጥታዎች ያሉበት ስለሆነ እንዲሁም ሀሳቤን ለመሰብሰብ ብዙ ከቤተሰብ ጋር ግንኙነትን ለመፍጠር ከቤተሰብ ጋር ያለኝን ወዳጅነት ለማጠናከር ስለሚረዳኝ በቤት ውስጥ መሆንን ከውጪ ይልቅ በቤት ውስጥ መሆንን እመርጣለሁ።

ስጦታ መስጠት ትወዳለህ ለሚለው? አዎ ስጦታ መስጠት እወዳለሁ። ለምወደው ሰው አጠገቤ ላለ ለቅርብ ጓደኛ። ስጦታ መስጠት እወዳለሁ በተለይ የልደት በዓል ሲከበር። ሰውየውን የምናስታውስበት የማስታውስበት ቀን ሲኖር። ለፍቅረኛ መስጠት በጣም ነው የምወደውና አዘውትሬ የማደርገው ነገር። ነው ከዚህ በፊትም አድርጌው አውቃለሁና። ስጦታ መስጠት በጣም ለጓደኞቼም ለሰውም ምመክረው ነገር ነው። ሰዎች ስጦታ እንዲሰጡ በተደጋጋሚ ብዙ ጊዜ እመክራለሁ። እኔም በተደጋጋሚ የማደርገው

በፍጥነት መተየብ ትችላለህ? ለሚለው በፍጥነት መተየብ አልችልም። እንዴት እንደሆነ ራሱ አላውቅም። ጎደኞቼንም አሳዩኝ ብያቸውም አውቃለሁ። ግን እንደዛ ማድረግ እንዴት እንደሆነ? ብማር ደስ ይለኛል። እና እሱን ማድረግ አልችልም ሞክሬም አላውቅም

የስልክ ካሜራ ትጠቀማለህ? ለሚለው አዎ የስልክ ካሜራ እጠቀማለሁ። በተለያዩ ቦታዎች በሄድኩ ጊዜ አዳዲስ ሀገሮችን በጎበኘው ጊዜ የስልክ ካሜሮችን በደንብ እጠቀማለሁ እንዲሁም የስልክ ሳወራ በካሜራ እና ያን ጊዜም እጠቀማለሁ

የምትወደው ሽታ ምንድነው? ለሚለው ሁለት ሽታዎችን ሶስት ሽታዎችን እወዳለሁ ከዛ ውስጥ አንዱ የሽቶ ሽታ ነው። በመቀጠል የምወደው የሳሙና ሽታ የገላ ሳሙና ሽታ እወዳለሁ። ሲቀጥል ትልቁ ዋነኛው የምወደው ሽታ የእጣን ሽታ ነው።

በምን ሰዓት ትተኛለህ ለሚለው? የምተኛው ከምሽቱ አምስት ሰዓት ሲሆን በዛን ሰዓት እተኛለሁ። ከዛ በፊት ግን ቀደም ብሎ በጊዜ መተኛትን አልመርጥምም አልወድምም። ግን ከአራት ሰዓት ከአምስት ሰዓት በኋላ ያሉትን ሰአቶች ለመተኛ ጊዜ እጠቀማለሁ እመርጣችኋለሁ

የስራ ግምገማ ታደርጋለህ ለሚለው? አዎ ስራ ግምገማ አደርጋለሁ። በስራዎቻችን ውስጥ ምን ችግሮች ተፈቱ ምን ችግሮችስ አልተፈቱም። እና ምን ምን ነገሮች ታሳኩ ምንስ ነገሮች አላሳካንም። የሚለውን የስራ ግምገማ በሳምንቱ ውስጥ እናደርጋለን።

ፀሀይ ስትጠልቅ መመልከት ትወዳለህ ለሚለው? አዎ አዎ ፀሀይ ስትጠልቅ መመልከት እወዳለሁ። ልክ ፀሀይ ስትወጣ ማየት እንደምወደው ሁሉ ፀሀይ ውስጥ ታጠልቅም። ከቤተሰቤ ጋር ቁጭ ብዬ በቤቱ ውስጥ ፀሀይን መግቢያዋን መመልከት እና ብርሃኗን የዛን ሰዓት መሄድ እወዳለሁ።

ለምን ያህል ጊዜ በዚህ ስራ ሰርተሃል? አሁን የምሰራው በድርጅት ውስጥ ባለሁበት ስራ ውስጥ ለሶስት አመት እየሰራሁ እገኛለሁ። እና በዚህን ያህል ጊዜ ውስጥ ብዙ ነገሮችን ከድርጅቱ አግኝቻለሁ ብዙ ትምህርቶችን ተምሬያለሁ። ብዙ ማህበራዊ የኢኮኖሚያዊ ነገሮችን አይቼበታለሁ።

ሙዚየም መሄድ ትወዳለህ? ለሚለው አዎ ሙዚየም መሄድ እወዳለሁ ሙዚየም ስሄድ ብዙ ታሪካዊ ነገሮችን የሀገራችንን ነገሮች ስለምመለከትበት። ከዛ ከዛ አንፃር ለታሪክም ለትውልድም የምናገረው ነገር እንዲኖር እና አይምሮዬንም ለማደስ የሀገር ባህልና ታሪክ ለማወቅም ስለምፈልግ ሙዜም መሄድ እወዳለሁም። ከዚህ በፊትም አንድ ግዜ ብቻ ሳይሆን ወደ ሶስት አራት ግዜ ሙዚየም መሄድ ችያለሁ። እና ከዛ ከዛ አንፃር ሙዚየም መሄድ በጣም እወዳለሁ። በድርጅታችንም ተሰባስበን ሙዚየም ሄደን እጎበኛለን እንደዚህ አይነት ባህልና ልምድ ስላለን በጣም ደስ ይለኛል። እና የሀገሬን ባህል እዛ በማየቴና በማግኘቴ በጣም ትልቅ ትልቅ ደስታ ይሰማኛል።

ታሪክ መንገር ትወዳለህ? አዎ ታሪክ መንገር በጣም እወዳለሁ። ታሪክ ማለት የአንድ ሀገር ክንውን በሆነ ዘመን ላይ የተከናወነ ያለፈ የተደረገ ነገር በመሆኑ የአንድ ሀገር መገለጫ ባህሪ ሁነት በመሆኑ ለትውልድ ለታናናሽ ሾቼ ታሪክ መንገድ እወዳለሁ የማደርገውም ነገር ነው

በባህላችሁ ሰርግ እንዴት ይከናወናል? በባህላችን ሰርግ የሚከናወነው መጀመሪያ ሽምግልና ወደ ሴቷ ቤት የወንዱ ሰዎች ይሄዱና ሽምግልና ከጠየቁ በኋላ። የሰርግ ቀን ከተቆረጠ በኋላ። የሰርግ ቀን ተይዞ በዛን ቀን የሰርግ ቀኑ ከናወነና ደግስ ተደግሶ ልጁ ልጅቷን በዛን እለት ይዞ ወደ ቤቱ ይሄዳል ማለት ነው። በትንሹ ይሄን ይመስላል

የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜ። ያው ስራ ጨርሼ ሀሳቤ ተሰብስቦ ከከተማ ወጣ ብዬ እና ቤተሰቦቼን ይዤ የሆነ መናፈሻ ውስጥ። የሚል ቦታ በመሄድ የማሳልፈው የእረፍት ጊዜ በጣም የምመኘው

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ የምንጠቀመው እንደ ኢትዮጵያዊ ባህል እሳት ለማንደድ የምንጠቀመው አንድ እንጨት ነው። ከእንጨት ባለፈ ከሰል የሚባል አለ። በከሰልና በእንጨት በመጠቀም እሳት ለማንደድ እንጠቀማለን ማለት ነው

የክላውድ ማከማቻ ትጠቀማለህ የክላውድ ማከማቻ ጎግል ብዙ ብዙ ድርጅቶች ከሚሰጡት ውስጥ ነው። ፋይሎችን ብዙ መረጃዎችን ለማስቀመጥ የምንጠቀምበት ነው። ግን የክላውድ ማከማቻ እስካሁን ድረስ ተጠቅሜ አላውቅምና ከዛ አንፃር ክላውድ ማከማቻ አልጠቀምም

ብዙ ትንሻ ትንሺሳ አለህ? ትንሽ ሳለሁ ብዙ ብዙ ነገሮችን አደርግ ነበረ ከዛ አንፃር አሁን ብዙ ትዝታዎችን እያለሁ ማለት እችላለሁና። ትንሽ ሳለሁ ብዙ ነገሮችን አድርጌያለሁ ማለት እችላለሁ። ጥሩ ጥሩ ትዝቶች ከዛም አንፃር አለኝ። እና ያንን ነገር አሁን ሳስበው ራሱ በጣም እገረማለሁ እደነቃለሁ

"ለስራ ትጓዛለህ?" አዎ፤ ለስራ እጓዛለሁ። በድርጅታችን ውስጥ ወደተለያዩ ሀገራት ለስራ እንጓዛለን። ከዛም አንፃር ወደ ጎንደር ወደ ሀገራችን ወደተለያዩ ሀገሮች ለስራ እንጓዛለን። እና በዛም በጣም ደስ ይለኛል። ወደተለያዩ ሀገራቶች በመሄድ ሀገራትንም ለማየት እድል ያጋጥመናል።

ማሸነፍ ትችላለህ? ይላል ማሸነፍ ትችላለህ መሰለኝ ጥያቄውና አዎ ማሸነፍ እችላለሁ ግን ምን ምን ነገሮችን የሚለው ይወሰናል እኔ ፑል መጫወት በጣም ነው የምወደው ሩጫ ውድድሮችን ማካሄድ በጣም ደስ ይለኛል ሁለቱ ነገሮች እና እነዚህን ሁለቱን ነገሮች ሳደርግ በጣም የሚያዝናኑኝ ነገሮች ናቸው እና ከዛ አንፃር በሁለቱም ሁለቱም ሁል ጊዜ ማለት ይቻላል በአብዛኛው አሸናፊ እሆናለሁ

የትኛውን ወቅት ትወዳለህ ይላል ጥያቄው? ከበጋ ከክረምት ወቅቶች ውስጥ በጣም የምወደው የክረምት ወቅት ነው የክረምት ወቅት። የእንትን አረንጓዴ ነገሮችን የምናይበት ወቅት በመሆኑ ሰብሎችን የምንይበት ወቅት በመሆኑ። የእረፍት ጊዜ ተማሪዎች የእረፍት ጊዜያቸው በመሆኑ ጊዜ ከቤተሰብ ጋር የሚያሳልፉበት ጊዜ በመሆኑ የክረምት ወቅትን እወዳለሁ

ቀትር ምን ትመገባለህ ይላል? ቀትር መመገብ በጣም አብዝቼ የምወደው። ፓስታ ባትክልት ሲቀጥል ከፓስታ ባትክልት በተረፈ። ሽሮወጥ በጣም ደስ ይለኛል። እና ቲማቲን ለብ ለብ። እነዚህን ሶስት ምግቦች ቀትር ላይ መመገብ እወዳለሁ እመርጣለሁ

"መጠበቅ ታግድ ነው፣ መጠበቅ ግድ ነው?" ለሚለው እንግዲህ እንደ ሁኔታው ይወሰናል ይህን ለማለት፤ በየትኛው ጉዳይ በየትኛው ነገር የትኛውን ሰው የትኛውን ነገር ለማለት ይቻላል። እና ከዛ አንፃር እንደየሁኔታው ነው ብዬ መመለስ እፈልጋለሁ።

የስራ ጊዜ ገደብ ታስተካክላለህ? አዎ። የስራ ጊዜ ገደብ አስተካክላለሁ የስራ ጊዜ ገደብ ሲስተካከል የተሳካ አመለካከት የተሳካ። የስራ ሁኔታ እና ጊዜህን በአግባቡ እንድትጠቀም እንድትቆጥብ ስለሚያደርግህ። ነገሮችን በተሳካ ሁኔታ እንድታስኬድ ስለሚያደርግህ። ስራ ጊዜ ገደብ አደርጋለሁ አስተካክላለሁ

የቅጥር ሂደት እንዴት ነው? የቅጥር ሂደት አሪፍ ነው ማለት። አልችልም ምክንያቱም የራስክን ነገር እንድትሰራ አያደርግህም በደሞዝ ታጥረህ ነውና የምትኖረው። የቅጥር ሂደት ጥሩ ነው ብዬ አላስብም። የራስን ነገር ከቅጥር ወጥቶ መሞከር የተሻለ ህይወት የተሻለ ነገር ይሰጣል ብዬ አስባለሁ

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ለሚለው ጥያቄ? ቴክኖሎጂ ችግር ሲያጋጥመኝ መጀመሪያ ያጋጠመኝን ችግር ከዚህ በፊት አጋጥሞኛል ወይ ብዬ አስባለሁ። ከዚህ በፊት አጋጥሞኝ የማያውቅ ከሆነ። ችግሩን መፍታት የምችለው ኢንተርኔት ላይ ድህረ ገጽ ላይ በመግባት ያንን ጥያቄ ያጋጠመኝን በመጠየቅ እንደሆነ ስለማስብ። እንደዛ ጥያቄ በመጠየቅ ችግሮቹን እፈታለሁ። ከዛ ባለፈ ደግሞ ባለሙያዎችን አማክራለሁ

"የምትወደው ጣፋጭ ምግብ ምንድነው?" ይላል፤ የምወደው ጣፋጭ ምግብ ጨጨብሳ እርጥብ፣ ማርማራታ፣ እነዚህ ብስኩት፣ አሳንቡሳ፣ የመሳሰሉት መንገድ ላይ የሚሸጡ ምግቦች ጣፋጭ ምግቦች እንደ ፓስቲ፣ ምግቦች በጣም ስኳር ድንች የመሳሰሉ ምግቦች በጣም ነው የምወዳቸው። ደስ ይሉኛል።

ከቤትህ ስራ ምን ያህል ይርቃል? ለሚለው ከቤት ስራ የሚርቀው በእግር ከሆነ ሰላሳ አርባ ደቂቃ ያስኬዳል ይሄን ያህል ይረቃል ከዛ ባለፈ በታክሲ በመኪና ከሆነ የአስር ደቂቃ ያህል ነው ማለት በኪሎ ሜትር እስከ ሰላሳ ከቤት ሰላሳ ኪሎ ሜትር ያህል ይርቃል ሃያ ኪሎ ሜትር ሰላሳ ኪሎ ሜትር ያህል ይርቃል

ፍየል አይተህ ታውቃለህ? አዎ ፍየል አይቼ አውቃለሁ። ፍየል በአካባቢያችን በጣም የተለመደና ያሉ ናቸው። እሱ ብቻ ሳይሆን እኔ ባለሁበት በምኖርበት ግቢም ፍየሎች። አሉና ፍየል በደንብ አውቃለሁ

አዲስ አመትን እንዴት ታከብራለህ? አዲስ አመትን የማከብረው ከቤተሰብ ጋር በመሆን ወደ ውጪ በመውጣት ወደ መናፈሻ በመውጣት ወደ ምግብ ቤት መጠጥ ቤት በመውጣት አዲስ አመትን ማክበር እወዳለሁ። ቤተሰቦቼን የሩቅ ዘመዶችን በመጠየቅ አዲስ አመትን በዚህ አይነት አከብራለሁ

"ምን አዲስ ነገር መማር ትፈልጋለህ?" ይላል፤ አዲስ ነገር መማር የምፈልገው ስለ ኤአይ ስለ ቴክኖሎጂ መማር እፈልጋለሁ። ስለ ቪዲዮ ኤዲቲንግ መማር እፈልጋለሁ። በአሁኑ ሰዓት አለማችንን እየዘወረ ያለ የስራ አይነት እነዚህ በመሆናቸው፤ እነዚህን መማር እፈልጋለሁ።